ድርጅቶች የተለያዩ ዝግጅቶችን ያዘጋጃሉ በተለይ ከሌላ ተቋማት ላይ የሚመጡ ሰዎችን ልምድ ለማካፈል ልምድ ለመቀበል እንደዚሁም ደግሞ የተለያዩ ውሎችና ስምምነቶችን ከአጋር አካላቶች ጋራ ለመዋዋል ሲፈልጉ የተለያዩ ዝግጅቶችን ያዘጋጃሉ። እነዚህ ዝግጅቶች ሁሉም የድርጅቱ ሰራተኞች የሚሳተፉባቸው አንዳንድ ጊዜ ደግሞ የበላይ ሀላፊዎች ብቻ የሚሳተፉባቸው ዝግ የሆኑ ድርጅት ስብሰባዎችና ውይይቶች ግምገማዎች ይኖራሉ። እኔም የምሳተፍባቸው እንደነዚህ ያሉ የድርጅት ዝግጅቶች ላይ ብቻ ነው ለሁሉም ሰው ክፍት ብለው ሆኑት ለሁሉም ሰው ክፍት ባልሆኑ የድርጅት ስብሰባዎችና ዝግጅቶች ላይ መሳተፍ አንችልም። ለሁሉም ድርጅት ሰራተኞች ክፍት ለሆኑት ግን እንሳተፋለን። ለሁሉም ሰራተኞች ክፍት የሆኑ የድርጅት ዝግጅቶች በዋናነት የተቋሙን አመታዊ እቅድ ለማስተዋወቅ የተቋሙን ያለውን ወርሃዊ ወይም ደግሞ የመንፈቅ አመት ወይም የአመቱን ሪፖርት ለማቅረብ በሚኖርበት ጊዜ እንደነዚህ ያሉ ዝግጅቶች ላይ እንሳተፋለን። በእነዚህ ዝግጅቶች ላይ ስንሳተፍ የእለቱ አጀንዳ ይነገረናል የውይይት ርዕሰ ጉዳዮች ይነገራሉ። ከዚያ የሚያወያየው ወይም ደግሞ ሪፖርት የሚያደርገው አካል ከፊት ሆኖ ሪፖርቱን ያቀርባል። ከዚያ በዚያ ሪፖርት ላይ ወይም ደግሞ በተነሱ አጀንዳዎች ላይ ውይይት እናደርጋለን። ውይይታችን የሚሆነው ተቋሙን ከማሳደግ አንፃር ነው። ለተቋሙ ከማሰብ ነው ተቋሙ ወይም ድርጅቱ ቀጥ ብሎ እንዲህ እንዲቆይ የራእዩን አላማውን ተልእኮውን እንዲያሳካ ግቡን እንዲመታ ለማድረግ ሁሉም ሰው ርብርብ ስለሚያስፈልግ ነው። ሁላችንም ተሰብስበን ሀሳብ የምናዋጣው። ስለዚህ በዚህ በድርጅቱ ግምገማ ላይ የተሰሩ ያልተሰሩ ስራዎችን እንለያለን ጠንካራ ላይ ደካማ ጎኖችንም እንደዚሁ እናስተዋውቃለን እንለያለን። ጠንካራ ጎኖች እንዲቀጥሉ ደካማ ጎኖች ደግሞ እንዲስተካከሉ ሀሳብ አስተያየቶችን እንሰነዝራለን። እነዚህ ሁሉም ሀሳብ አስተያየቶች ተሰብስበው ሁሉም ሰራተኞች እንዲፈጽሟቸው ደግሞ በግብረ መልስ መልኩ ለሁሉም ሰራተኞች እንዲደርሱ ይደረጋሉ። ስለዚህ በድርጅት ዝግጅቶች ላይ በዚህ መልኩ እንሳተፋለን። የድርጅት ዝግጅቶች ላይ መሳተፍ ጉልህ አስተዋጽኦ አለው በተለይ ልምድ ለመቅሰም ትልቅ ጥቅም አለው። እንዴት አመራር መስጠት እንደሚቻል ጠንካራ አመራር መስጠት የሚቻለው እንዴት እንደሆነ ሪፖርት እንዴት እንደሚዘጋጅ ሪፖርት እንዴት እንደሚቀርብ? ሌሎችን ማዳመጥ እንዴት እንደሆነ ከሌሎች ሀሳብ ተቀብሎ ለዚያ ምላሽ መስጠት የሚቻለው እንዴት እንደሆነ እነዚህን በሙሉ እንማርበታለን። የአመራር ልምድን የአመራር ክህሎትን የአመራርነት ጥበብን እነዚህን ሁሉ እንቀስማለን። በተለይ ደግሞ ከሰራተኞቹ በኩል የሚነሱ ሀሳቦች በጣም ገንቢ ገንቢ ሀሳብ አስተያየቶች አሉ። ተቋሙን ለማሳደግ ተቋሙን ከፍ ለማድረግ የተቋሙን ግብን ለማሳካት ከፍተኛ የሆነ ርብርብ የሚያደርጉ ሰራተኞች አሉ። እነዚህ ሰራተኞች የሚያቀርቡት ሀሳብ ቀጥታ ፈጻሚ አካል ስለሆኑ በሚፈጽሙበት ጊዜ የገጠማቸውን ችግር የደረሰባቸውን ፈተና እያንዳንዱን ነገር በትክክል ስለሚያውቁት ከእነዚህ የሚመጡ ሀሳቦች ለወደፊት ቢፈቱና ቢቃረፉ በትክክል ድርጅቱን በአግባቡ ለመምራት ትልቅ ደረጃ ለማድረስ የሚረዱ ሀሳቦች ናቸው። እና ከእነዚህ በኩል የሚነሱ ሀሳቦች ለተቋሙ ያላቸውን ከፍተኛ የሆነ ፍቅር የሚያሳይ ነው። ይህንን መስማት ደግሞ ተገቢ ነው። በአመራር ላይ ያሉ ሰዎች የፈጻሚ አካላትን ሀሳብ አስተያየት ጥያቄ እነሱ የሚሰነዝሯቸውን ሀሳቦች በሙሉ ማዳመጥ ተገቢነት አለው። ምክንያቱም እነዚህ ሰዎች ፈጻሚ ናቸው ፈጻሚ የሆኑ ሰዎች ደግሞ በትክክል ከብዙ ሰዎች ጋራ የሚገናኙ ከብዙ ሰዎች ሀሳብ የሚቀበሉ አስተያየት የሚቀበሉ ናቸው። ከላይ ካሉ አመራሮች ከመሪዎች ይልቅ ፈጻሚ አካላት በቀጥታ ከሰው ጋራ ከደንበኛ ጋራ የመገናኘት እድል ስላላቸው ተቋሙ የተሻለ እንዲቃጥል ለማድረግ የሚያስችሉ ሀሳቦች የሚመጡ ከእነሱ ነውና እንደነዚህ ያሉ የድርጅት ዝግጅቶች ላይ። እንደነዚህ ያሉ ሰዎችን በብዛት እየጋበዙ የእነሱን ሀሳብና አስተያየት እስከመጨረሻው ድረስ ጊዜ ሰጡ ማዳመጥ ተገቢ ነው ብዬ አስባለሁ

ቀዝቃዛ የአየር ሁኔታ አልወድም። በእኔ ባለሁበትና በምኖርበት አካባቢ ያለው የአየር ሁኔታ ወይና ደጋ የሚባለው ነው። ወይና ደጋ ማለት በጣም ቀዝቃዛም ያልሆነ በጣም ሞቃትም ያልሆነ አየር ያለበት ነው። በጣም ሞቃት የሆነ የአየር ንብረትም በጣም ቀዝቃዛ የሆነ የአየር ንብረትም ሁለቱም ለጤንነት ተስማሚ ናቸው ብዬ አላስብም። እኔም በኖርኩበት እና በምኖርበት አካባቢ ላይ ያለው የአየር ንብረት ከሁለቱም በጣም ጎልቶ የሚወጣ ወደ ሞቃቱም ወደ ቀዝቃዛውም የሚጎላ ስላልሆነ በጣም በቀዘቀዘና በጣም በሞቀ አካባቢ ላይ ለመኖር እቸገራለሁ። ቀዝቃዛ የአየር ሁኔታንም አልወደው ከዚህ የተነሳ ነው። ቀዝቃዛ የአየር ሁኔታ የአካባቢው ሙቀት ከሃያ ዲግሪ ሴንቲ ግሬድ ሁሉ በታች የሚሆንበት ነው። ዋናው መደበኛው ከሃያ ዲግሪ ሴንቲ ግሬድ እስከ ሰላሳ በሚኖረው ውስጥ ያለው የአየር ሙቀት ይሄ ለሰውነት ተስማሚ የሆነና መጠነኛ የሆነ ሙቀት ነው ብዬ አስባለሁ። ከዚህ በታች የሆነ ወደ ዜሮ ዲግሪ ሴንቲ ግሬድ እና ከዜሮም ዲግሪ ሴንቲግሬድ በታች የሚወርድበት ከሆነ በረዶ የሚሰራበት አጋጣሚ አለ። ይሄ በጣም ቀዝቃዛ የአየር ሁኔታ ምናልባትም የደም ዝውውራችንን ሁሉ እስከመዝጋት ሊደርስ የሚችል ነው። ምክንያቱም በረዶ የሚሰራ ከሆነ የሰውነት ክፍላችንም በጣም ቀዝቃዛና ወደ በረዶነት የሚቀየርበት አጋጣሚ ይኖራል። ይሄ ደግሞ ለሰውነት ተስማሚ አይደለም። የደም ዝውውርንም ሊያረጋ ይችላል። በበረዶ ላይ የሚንሸራተቱ በበረዶ ላይ የሚጓዙ አሉ። እና ይሄንን የአየር ሁኔታ የማልወደው ከዚህ የተነሳ ነው። በረዶ እየሰራ በጣም እየቀዘቀዘ የሰውነት ክፍላችንንም ወደ በሽታ የሚያደርስ ለበሽታ የሚዳርግ ስለሆነ የደም ዘውውራችንን ሁሉ ሊዘጋ የሚችልበት እድል ሊኖረው ይችላል ብዬ ስለማስብ ቀዝቃዛ የአየር ሁኔታ አይመቸኝም። ለጤንነትም ተስማሚ አይደለም። ምናልባት ቀዝቃዛውን የአየር ሁኔታ ግን በተለያዩ ምክንያት በተለያዩ ሰው ሰራሽ በሆኑ ነገሮች ማሞቅ ይቻላል። የተለያየ ጠንካራ ልብስ በመልበስ በመደራረብ ከጥጥ የተሰሩ ልብሶችን በብዛት በመልበስ ጃኬት ከውስጥም ከውጭም የተለያዩ ልብሶችን በመልበስ ይህንን ነገር እንትን ማለት ይቻላል። ነገር ግን ይሄም ቢሆን ከባድ ነው። ሁል ጊዜ እንደዛ አድርጎ መኖር ስለማይቻል። በጣም በረዶና ቀዝቃዛ በሆነበት አጋጣሚና ቤት ውስጥም ደግሞ እንደዚህ ችግሮች በሚኖሩበት ጊዜ የቤቱን አካባቢ ደግሞ በኤሌክትሪክ በሚሰሩ ሙቀት በሚፈጥሩ ነገሮች ሙቀቱን መጨመር ይቻላል። ግን ይሄንን አድርጎ ሰው ሰራሽ በሆኑ ነገሮች እየተከላከሉ መኖር ከባድ ነው። ስለዚህ በተፈጥሮ ያለውን የአየር ሁኔታ እንደ ልባችን ለመጠቀም የተሻለ የአየር ሁኔታ ነው ብዬ የማስበው መካከለኛ የሆነ ሙቀት ያለውን ነው። በጣም ቀዝቃዛም ሲሆን በጣም ሞቃትም ሲሆን ለሰውነት ምቾት አይሰጥም። በጣም ቀዝቃዛ በሚሆንበት ጊዜ እጆቻችን እግሮቻችን እንደ ልባቸው አይታዘዙም። ምክንያቱም የጡንቻ መጨማደድ ሁሉ ሊካሰት ይችላል። እጃችን በጣም ተሳስሮ ለማፋተግ፣ ለማንቀሳቀስ፣ የተለያዩ እቃዎችን ለማንሳት፣ ለመመገብ እንኳን ሁሉ የሚቸግርበት አጋጣሚ አለ። በጣም ቀዝቃዛ በሚሆንበት ጊዜ እንደነዚህ ያሉ አጋጣሚዎች ይፈጠራሉ። ስለዚህ ይህንን ይህንን ችግር እንዳይደርስብኝ ስለምፈልግ ቀዝቃዛ የአየር ሁኔታን የማልወደው ከዚህ የተነሳ ነው።

ልብሶች የሰውነትን እርቃን ለመሸፈን ከላይ የምንደርባቸው ነገሮች ናቸው። ሰው ልብስ ካለበሰ እርቃኑን ይሆናል። እርቃንን መሆን ደግሞ ለተለያዩ በሽታዎች ያጋልጣል። ስለዚህ ልብስን መልበስ ተገቢ ነው። ልብስ መልበስ የተጀመረው በአዳምና በሄዋን እንደሆነ በታሪክ ይነገራል። የመጀመሪያቸው ልብስም የበለስ ቅጠል ነበር። ይህንን የበለስ ቅጠል እንዲለብሱ ያስገደዳቸው ደግሞ በእግዚአብሔር ላይ ማመጻቸው ነው። አምላክነትን ፈልገው እባብ በተንኮሉ የዘራላቸውን መርዝ ተቀብለው ተቀብለው እባብ ስላሳሳታቸው በእባብ ማሳሳት ምክንያት አትብሉ የተባሉትን ዕጸ በለስ በበሉ ጊዜ። እርስ በእርሳቸው ሲተያዩ መተፋፈር ጀመሩ። በመጀመሪያ ግን እርቃናቸውን ሆነው እንኳን ሳይተፋፈሩ ይኖሩ ነበር ምክንያቱም የእግዚአብሔር ጸጋ ልብስ ሆኗቸው። በብርሃን ሰረገላ ተጎናጽፈው የብርሃን ልብስ ለብሰው ይኖሩ ነበር። በኋላ ግን ይሄ የብርሃን ልብሳቸው ተገፈፈ። ይሄ የብርሃን ልብሳቸው በተገፈፈበት ጊዜ አዳም ሄዋንን ሄዋንም አዳምን በተመለከቱ ጊዜ። እርስ በእርሳቸው መተፋፈር ጀመሩ በመተፋፈራቸውም ምክንያት አንደኛው የሌላኛውን ሀፍረተ ስጋ እንዳይመለከት በበለስ ቅጠል ራሳቸውን ሸፈኑ ይሄ የመጀመሪያው ልብስ ነው። ከዚያ በኋላ በይሄ ብዙ የጊዜ ሂደት አጋጣሚዎች አለባበሳችን ባህላችንም የአለባበስ እና የልብሳችን ሁኔታም በየጊዜው እየተሻሻለ እየተቀየረ ሆኖ ደርሶ አሁን ካለንበት ዘመን ደርሷል። ይሄን የአለባበስ ባህላችን በዚህ መልኩ የቀጠለ ነው። ስለዚህ ልብሶቻችንን እርቃንን ለመሸፈን የምንጠቀምባቸው እንደመሆናቸው መጠን በስርዓት ሊቀመጡ ይገባቸዋል። በስርዓት ማስቀመጥ ማለት ልብሶቻችንን እያወለቅን በፈለግነው ቦታ መጣል አይደለም። ልብሶቻችንን ካወለቅን በኋላ በስርዓት አጥፈን መቀመጥ ባለባቸው ቦታ ላይ ማስቀመጥ አለብን። በቁም ሳጥን ወይም በእንጨት በተሰራ ሳጥን አልያም ደግሞ ሻንጣ ውስጥ ማስቀመጥ አለብን። በምናስቀምጣቸው ጊዜም አጥፈን ማስቀመጥ አለብን። አጥፈን ካስቀመጥናቸው ልብሶቻችንን አውጥተን ለመልበስ አንቸገርም። ከዚህ በተጨማሪ ደግሞ አጥፈን የማናስቀምጣቸው ከሆነ ልብሶች ይጨማደዳሉ። ይኮፋተራሉ ይሸበሸባሉ ይሄ ደግሞ የልብሱን ውበት ያሳጣዋል። ስለዚህ ልብሶቻችን ውብ እንዲሆኑ መተኮስ አለባቸው። የተጨማደደ የተኮማተረ ወይም ደግሞ የተሸበሸበ ነገር ካለ ይህንን በሙሉ በካውያ እየተጠቀምን መተኮስ አለብን። ከተኮስን በኋላ ደግሞ በአግባቡ ማጠፍ አለብን። አስተጣጠፍ የተለያየ ነው ሱሪ የምናጥፍበት ሸሚዝ የምናጥፍበት ሌሎችንም ትናንሽ ልብሶች ደግሞ የምናጥፍበት የአስተጣጠፍ ስልት የተለያየ ነው። ይህንን ብዙ የሚሰሩ ሰዎች አሉ። እንዴት ማጠፍ እንዳለብን የሚያስተምሩም ሰዎች አሉ። ከነዛ ሰዎች መማር አለብን። ልብሳችንን በአግባቡ ማስቀመጥ ሌላው የሚጠቅመን ጊዜያችንን ለመቆጠብ ነው። ሰው ውጡ ብሎ ቀጠሮ በያዘልን ጊዜ ቶሎ ወጥተን ለመሄድ ያስቀመጥናቸውን ልብሶች በስርዓት የተደረደሩ ሆነው ካገኘናቸው በቀላሉ አንስተን መልበስ እንችላለን። ነገር ግን በየቦታው ካለ ልብሶቻችንን ለመፈለግ የምናጠፋው ጊዜ አለ። ከዚህ በተጨማሪ ደግሞ ልብሶች በስርዓት ተቀመጡ የሚባለው ጫማን ለብቻው ካልሲን ለብቻው እንደዚሁም ደግሞ ሸሚዙን ለብቻው ኮት ጃኬት ሱሪ የውስጥ ሱሪ እነዚህን በሙሉ ቲሸርትም ጨምሮ ማለት ነው እነዚህን ልብሶች በየቦታው በስርዓት በስርዓት እያጠፍን እያደራጀን ማስቀመጥ አለብን። ያንን በስርዓት አስቀምጣናቸው ከሆነ ብዙ ጊዜ የመቆየት እድልም አላቸው አይበላሹም አይኮማተሩም አይሸበሸቡም። ከዚህ በተጨማሪ ደግሞ እኛ በምንፈልገው ጊዜ አንስተን ለመልበስም እንችላለን። ስለዚህ ልብሶቻችንን በዚህ መልኩ እናስቀምጣለን እኔ ልብሶቼን የማስቀምጠው ቁም ሳጥን ላይ ነው። በቁም ሳጥን ላይ የምደረድራቸው ልብሶች አሉ እነዚህ ልብሶች በስርዓት ታጥፈው ተዘጋጅተው የተቀመጡ ናቸው። መልበስ በምፈልግበት ጊዜም በቀላሉ የምፈልገውን ልብስ አንስቼ ለብሼ መውጣት እችላለሁ። ይህ እንዲሆን የረዳኝ ልብሶቼን በስርዓት ማስቀመጤ ነው። ስለዚህ ሁሉም ሰው ልብሱን በስርዓት ሊያስቀምጥ ይገባዋል። ልብሱን በስርዓት የሚያስቀምጥ ሰው የልብሱንም ጤንነትና ብዙ የማገልገል ዘመኑን ይጨምርለታል

የቆሸሹ ልብሶችን ለማጽዳት እንደዚሁም ደግሞ የቆሸሸን ገላ ወይም ሰውነትን ለመታጠብ ሳሙናዎችን እንጠቀማለን። በድሮ ጊዜ እናቶቻችን የሚጠቀሙበት በአስራ ዘጠኝ መቶ ዘጠናዎቹ አካባቢ እንዶድ የሚባል ነበር እንደ ሳሙና የሚያገለግል። እንዶድ በተፈጥሮ የሚገኝ ዛፍ ነው። ይሄ ዛፍ ልብስን ለማጠብ የሚጠቅም አረፋ የሚደፍቅ ፍሬ አለው። ይሄ ፍሬ እየተጨቀጨቀ በእሱ አረፋ ልብስ ይታጠብ ነበር። ይህ በሚሆንበት ጊዜ ልብሱ በጣም የመጥራት እድል ነበረው። አሁን ግን ዘመናዊ እየሆነ እየተሻሻለ በሳሙና መልኩ የተዘጋጀ። አለ ሳሙናዎች ሶስት አይነት ናቸው። ዱቄት ሳሙና አለ ፈሳሽ ሳሙና አለ እንደዚሁም ደግሞ ጠጣሪ የሆነ ሳሙና አለ። እነዚህን ሶስቱንም ሳሙናዎች ልብስ ለማጠብ ገላል ለመታጠብ እቃዎችንም ለማጠብ እንጠቀምባቸዋለን። እቃዎችን ለማጠብ ከምንጠቀምባቸው ብንጀምር እቃዎችን ለማጠብ የምንጠቀምበት ሳሙና ፈሳሽ ሳሙና ነው። ይሄ ፈሳሽ ሳሙና ከሌላው ለየት የሚያደርገው ሽታ የለውም ሽታ አልባ መሆኑ ጥሩ ነው። ነገር ግን የራሱ ኬሚካል ያለው በመሆኑ እቃዎች ላይ በደንብ ጠርቶ ካልታጠበ በቀር ጉዳት ሊያስከትል ይችላል። በተፈጥሮ በሆነ ነገር በምንጠቀምበትና በተፈጥሮ በሆነ ከምናገኘው ከአካባቢው ካለው ነገር በምናጸዳበት ጊዜ ግን የጎንዮሽ ጉዳት አያስከትልም። ሌላው እቃዎቻችንን ለማጠብ ከምንጠቀምበት በተጨማሪ ልብሶቻችንን የምናጥብበት ሳሙና ነው። ልብሶቻችንን የምናጥብባቸው ሳሙናዎች ሶስቱም አይነት ሳሙናዎች አሉ። የዱቄት ሳሙና አለ ይህን የዱቄት ሳሙና ዱቄቱን ወደ ውሃ አድርገን ውሃውን በማፋተግ ወይም እንዲሟሟ በማድረግ አረፋ እንዲደፍቅ ማድረግ ይቻላል። ይህን የዱቄ ሳሙና በዚህ መልኩ አረፋውን ካደፈቅን በኋላ ልብሶቻችንን እዚያ ላይ እንዘፈዝፍና እናጥብበታለን። ይህ የዱቄት ሳሙና ብዙ ጊዜ የሚጠቅመው ነጭ ልብሶችን ለማጽዳት ነው። ቆሻሻን ዘልቆ የማጽዳት አቅሙ ከፍተኛ ነው። ስለዚህ ነጭ ልብሶችን እዚያ ውስጥ በመዘፍዘፍ በቀላሉ ልብሶች እንዲጸዱ ማድረግ እንችላለን። ሁለተኛው ደግሞ የፈሳሽ ሳሙና ነው የፈሳሽ ሳሙናንም እንደዚሁ የተወሰነ ማንኪያ ያህል የምንፈልገውን ያህል ወደ ውሃው በመጨመር ውሃውን በመበጥበጥ ሀረፋ እንዲደፍቅ እናደርግና እዚያ ላይ ዘብዝበን ልብሶቻችንን እናጸዳለን። ይህም ቆሻሻ የሆኑ ልብሶችን ለማስጽዳት ጥሩ ነው። ሶስተኛው ደግሞ ጠጣር ሳሙና ነው በዚህ ጠጣር ሳሙና ደግሞ ልብሶቻችንን በተለይ የቆሸሹትን አካባቢ ላይ እየፈተግን ከሳሙና ጋራ ለማጠብ እንጠቀምበታለን። ምን ጊዜም ቢሆን ግን ልብሶቻችንን በእጆቻችን በደንብ እየፈተግንና እያሸን ካላጠብናቸው በስተቀር ቆሻሻውን ላያስለቅቁ ይችላሉ። የተለያየ ኬሚካል ተጠቅመው የሚሰሩ ስለሆኑ ደግሞ ሁሉም ሳሙናዎች ለሁሉም አይነት ልብሶች ተስማሚ ላይሆኑ ይችላሉ አንዳንድ ሳሙናዎች ልብሶችን የሚጎዱ አሉ። አንዳንድ ሳሙናዎች ደግሞ ሰውነትን የሚጎዱ አሉ ስለዚህ ጥንቃቄ ማድረግም ተገቢ ነው። ሶስተኛው የገላ ወይም ሰውነትን ለመታጠብ የምንጠቀምበት ሳሙና ነው። ይሄ ሳሙና ደግሞ ከሌሎቹ ሳሙናዎች በተለየ መልኩ ለሰውነት ተስማሚ ሆኖ የሚሰራ ነው። የራሱ የሆነው ሽታ አለው። ይህንን ሳሙና በመጠቀም ገላችንን ሰውነታችንን እንታጠባለን ስለዚህ በአጠቃላይ እኔም የምጠቀማቸው ሳሙናዎች በሶስቱም አይነት ያሉ ሳሙናዎች ናቸው

እንጨት እሳት በእሳት እየተያያዘ የምግቦችን የማብሰል አቅም አለው። ምግቦች የሚበስሉት በእሳት ሙቀት ነው። ይህን የእሳት ሙቀት ደግሞ ከተለያዩ ነገሮች ልናገኘው እንችላለን። ከእንጨት ልናገኘው እንችላለን ከኤሌክትሪክ ልናገኘው እንችላለን። ወይም ከፀሀይ ብርሃን ልናገኘው እንችላለን ከነፋስ ጉልበት ልናገኘው እንችላለን ከተለያዩ አማራጮች የሙቃት የሚፈጥረውን ነገር ልናገኝ እንችላለን። ነዳጅ ሁሉ ልንጠቀም እንችላለን በእነዚህ ሁሉ ሙቀት መፍጠርና ምግባችንን ማብሰል እንችላለን። በአብዛኛው በሀገራችን ክፍል ግን የተለመደው ምግብ ማብሰያ የሆነው ነገር እንጨት ነው። ስለዚህ እኔም እንጨት እየተጠቀምኩ በእሳት ምግቤን አበስላለሁ። እንጨት በቀላሉ በእሳት የመያያዝ እድል አለው እሳት በቀላሉ የሚያቀጣጥለው ነው። ነገር ግን እንጨትም ቢሆን ለመያያዝ መድረቅ አለበት። በመጀመሪያ ደረጃ እንጨቱን ከቆረጥን በኋላ ማድረቅ አለብን። ይህን የደረቀውን እንጨት ደግሞ በመጠኑ መፈለጥ አለበት። ዝም ብሎ ወፍራም ወፍራም እንጨት ወስደን ወደ እሳት አካባቢ ብናስገባው አይያያዝም። አይነድም። ስለዚህ ማድረቅ ብቻ ሳይሆን እንጨቱ መቀጣጠልም አለበት። እሳት በቀላሉ እንዲበላውና በቀላሉ እንዲያያዝ ቀጠን ቀጠን ማለት አለበት። ወፍራም እንጨትና ክብ የሆነን እንጨት ብናስገባው የመያያዝ እድሉ ዝቅተኛ ነው በጣም ብዙ ጊዜ ይፈጅበታል ለመንደድ። ስለዚህ ወጥ ለመስራት ወይም ደግሞ እንጀራ ለመጋገር ደረቆት ለመቁላት። ሌሎችንም ስራዎች ለመስራት ስንጠቀም እንጨቱን መጠኑን ማስተካከል አለብን። በተለይ እንጀራ ለመጋገር የምንጠቀመው እንጨት አጠር ያለ ሆኖ የተፈለጠ እንጨት ቀጠን ብሎ የተፈለጠ መሆን አለበት። ወጥ ለመስራት ደግሞ እንጀራ ለመጋገር ከምንጠቀምበት በመጠኑ ቀጠን ሊል ይገባዋል እርዝመቱም በዘው ልክ በምንፈልገው መልኩ እርዝመቱንም የፍልጡን ርዝመት ማመጣጠን አለብን። ለደረቆት ለመሳሰሉት ነገሮች እና ረጅም ጊዜ ለሚፈጅ አገልግሎት ግን ክቡን እንጨት ሳይፈለጥ ብናደርገው የተሻለ ነው። ምክንያቱም ሙቀቱ በቀላሉ ያንን ማብሰል የሚፈልገውን ነገር ያበስልልናል። ረጅም ጊዜ ይቀመጥልናል። ረጅም ጊዜ በቆየልን ልክ ደግሞ የእንጨቱ መበርከት ወይም ብርካቲ ይኖረዋል ይበረክታል። ስለዚህ በዚህ መልኩ ልናደርገው እንችላለን እንጨትን ግን ስናያይዝ በጣም ሊያስቸግረን ይችላል። በመጀመሪያ ደረጃ ከክብሬት ጭረን ወደ እሳቱ ወደ እንጨቱ በምንወስድበት ጊዜ እንጨቱ ቶሎ ብሎ ከክብሪቱ ላይያያዝልን ይችላል። አሁን ደግሞ ያሉ አንዳንድ ክብሪቶች በሚገርም ሁኔታ ዝም ብለው ጭስ ብቻ አውጥተው በዘው የሚጠፉ አሉ ድምጽ ቲስ የሚል ድምጽ አሰምተው በዘው ይጠፋሉ። ስለዚህ ብዙ የአንድ ምናልባትም አንድ ፓኬት ሙሉውን ክብሪት ልንፈጅ ሁሉ እንችላለን። አንድ ትንሽ ነገር ለማያያዝ ስለዚህ እንጨታችንን ለማያያዝ በቀላሉ ሊቀጣጠሉ የሚችሉ የፕላስቲክ ውጤቶችን ወረቀት ደረቅ የሆኑ ቅጠሎችን በተለይ የባህር ዛፍ ቅጠል ልንጠቀም እንችላለን። እንደዚህ አድርገን እንጨቱን ካያያዝን በኋላ በአግባቡ መጠቀም ይኖርብናል። ምን ጊዜም ቢሆን እሳት ፍም እየፈጠረ አመድም እየፈጠረ ይሄዳል። ይህ አመድ ደግሞ እየተጠራቀመ እሳቱን ሊያጠፋብንም ይችላል። እንደዚህ በሚሆንበት ጊዜ እሳቱን ቶል ቶሎ እፍ እያል ማቀጣጠልና ማንደድ አለብን። እንደ ከሰል የምንጠቀምበትና በቀላሉ አርገብግበን ማንደድ የምንችልበት አጋጣሚ ካለን ደግሞ እያርገበገብን መጠቀም አለብን። እሳቱን በዚህ መልኩ እያደረግን ነው። ምግባችንን ልናበስል የምንችል በእሳት ምግብ ስናበስል እንጨትን በመጠቀም ዳቦ ልንጋግር እንችላለን ወጥ ልንሰራ እንችላለን። እንጀራም ልንጋግርበት እንችላለን። ሌላም ሌላም የምንፈልገውን ነገር ሁሉ ልንሰራበት እንችላለን። በዚህ መልኩ ምግባችንን ማብሰል እንችላለን። አብዛኛው የተለመደው በሀገራችንም የባህር ዛፍ እንጨት ነው ይሄ የባህር ዛፍ እንጨት በቀላሉ ተፈልጦ ቶሎ የመድረቅም አቅም አለው። ቶሎ አድርቆ በቀላሉ ወደ እሳት እየወሰድን እየማገድን በባህር ዛፍ ፍልጥ ብዙ ነገሮችን እየሰራን እንገኛለን

ዳቦ ከተለያዩ ነገሮች ሊዘጋጅ ይችላል የምንጋግርበትን መንገድ የተለያየ ሊሆን ይችላል እንደምንፈልገው አይነት የምንፈልገውን ዳቦ ለማውጣት ልዩ ልዩ አይነት ዘዴዎች አሉ። አንዳንድ ጊዜ በኮባ የሚጋገር የኮባ ዳቦ አለ ድፎ ዳቦ። በውሃ ብቻ በውሃ እንፋሎት የሚጋገርም ደግሞ። ነጭ የሆነ ደስ የሚል በተለይ ካደረ በጣም ምርጥ የሆነ ሲጣፍጥ። ምግቡ በጣም የሚያምር ልዩ የሆነ ዳቦ አለ። ከዚህ በተጨማሪ ደግሞ በኦቭል ላይ ገብቶ በቀላሉ በኤሌክትሪክ ደግሞ የሚበስልም ዳቦ አለ። ሁሉም አይነት ዳቦዎች መብሰላ አለመብሰላቸው ተረጋግጦ በአግባቡ መውጣት አለባቸው። ከዚያ ውጪ ከሆነ ግን ዳቦ ከላይም ከታችን ብቻ በስሎ ውስጡን ሊጥ የመሆን እድል አለው። እንደዚህ እንዳይሆን ሙያ ይጠይቃል ሁሉም ሴቶች ሲጋግሩ ውስጡ ሁሉ በደንብ አድርጎ የሚበስልላቸው ልዩ የሆነ ችሎታ እና ሞያም ስላላቸው ነው። መቼ ሰዓት ላይ ስንት ሰዓት እሳት ቢነድበት ወይም በምን ያህል ዲግሪ ሴንት ግሬድ? ሙቃት ነው ይሄ ዳቦ በቀላሉ ሊበስል የሚችል የሚለውን ጊዜውን ጠብቀው ነው። የሚጋግሩት ይህንን ማድረግ ካልተቻለ ዳቦ በጣም ይበላሻሉ ውስጡ ሊጥል ሊሆን ይችላል። ስለዚህ ውስጡ ሊጥ እንዳይሆን ጥንቃቄ ማድረግ ያስፈልጋል። ዳቦ ለመጋገር በመጀመሪያ ደረጃ ዱቄቱ በውሃ ተደርጎ ባሊ ላይ ወይም ሳፋ ላይ በደንብ አድርጎ መቡካት አለበት በደንብ አድርጎ መዋሃድ አለበት። ይህንን በደንብ አድርገው በእጃቸውም በደንብ አድርገው አንዳንድ ጊዜ በማሽንም ሊጠቀሙ ይችላሉ በማሽንም ወይም በእጅ በደንብ አድርጎ እየተገላበጠ ከተሞካ በኋላ ይሄ ዳቦ ኩፍ እንዲል በሆነች ቦታ ላይ ወይ በፓትራ ወይም በሆነ ነገር ላይ አድርጎ ኩፍ እንዲል ይደረጋል። ያንን የተወሰነ አንድ ሰዓትም ሆነ ሁለት ሰዓት እንዲቆይ ካደረግነው በኋላ በደንብ ሲነሳ ወስደን የምንፈልገው ቦታ ላይ እንጋግራለን። ኮባ የምንጠቀም ከሆነ ኮባ አድርገን የውሃ ዳቦ የምንጋግር ከሆነ ውሃውን አፍልተን እንፋሎቱን እንጠቀማለን ኦቭን ውስጥ አስገብተን የምንጋግረው ከሆነ ኦቭን ውስጥ። በ ምጣድ የምንጋግረው ዳቦ ከሆነ ደግሞ የእሳት መጠኑን አጣጥመን ከላይ ብረት ድስት ብረት ምጣድ በመድፋት ከላይም ከታችም እያነደድን በላይም በታችም በኩል እንዲበስል ይደረጋል። ግን ጥንቃቄ ማድረግ ያለብን የእሳቱ መጠን ተመጣጣኝ መሆን አለበት ለረጅም ጊዜ ቆይቶ እንዲያመስለው ቀስ ያለ የእሳት ሙቀት ቢኖረው መልካም ነው። አንድ ጊዜ ብዙ እንጨት ከማገድንበት ዳቦ የማረር እድሉ ከፍተኛ ነው። ከታች በኩል ያረረ ዳቦ ይሆናል። ከላይም እንደዚሁ እሳቱን የምናበዛበትና የምንጨምርበት ከሆነ ያረረ ዳቦ ይሆናል። ያረረ ዳቦ ደግሞ ለሰው ሲያቀርቡትም ያሳፍራል። ስለዚህ ጥንቃቄን ይጠይቃል የዳቦ ስራ ዳቦ ማብሰል የሚቻለው በዚህ መልኩ ነው። ቆመን እዚያው ላይ ዳቦ እየበሰለ ነው ወይ? መቼ ሊወጣ ይገባዋል እንዴት ነው ያለበት ሁኔታ የሚለውን እያንዳንዱን ነገር መከታተል አለብን። አፋችንም አፍንጫችንም እጃችንም ሙሉ ሰውነታችን በሙሉ ትኩረቱ እዛ ዳቦ ስራ ላይ መሆን አለበት። በተለይ በትእዛዝ የሚደፋ ዳቦ ከሆነ ደግሞ በጣም ጥንቃቄው ከፍተኛ ይሆናል። ምክንያቱም ያዘዙን ሰዎች ያንን ዳቦ በጥራት መውሰድ ይፈልጋሉ። አሳርረን ብንሰጣቸው ወይም ውስጡን ሊጥ ሆኖ ብንሰጣቸው ይቃየሙናል ከመቀየምም አልፎ ብዙ ደንበኞች ሊርቁን ይችላሉ። ስለዚህ ዳቦውን መብሰል አለመብሰሉን በትክክል ማረጋገጥ አለብን። በተደጋጋሚ የምንሰራና የምንጋግር ከሆነ ደግሞ ጊዜውንም በደንብ አድርገን መያዝ ይኖርብናል። ስንት ሰዓት ይፈጃል አንድ ዳቦ? ወደ ምጣድ ከገባ ጀምሮ እስከሚወጣ ድረስ በጥራት ውስጡ ሊጥ ሳይሆን ሳያር በደንብ አድርጎ ጥሩ የሆነ ዳቦ የሚያምር ዳቦ ለይታም የሚስብ የሚማርክ ሲቆርሱትም ደስ የሚል ጣእሙም በጣም የሚጥም ዳቦ ሆኖ ሊወጣ የሚችል። ስንት ሰዓት በእሳት ላይ ቢቆይ ነው? የሚለውን ነገር በደንብ አድርጎ መገንዘብና መረዳት ይገባል። ይሄ ከልምድ አኳያም ሊመጣ የሚችል ነው። ስለዚህ በዚህ መልኩ ነው ዳቦ የሚበስለው። ከመጀመሪያው ጀምሮ እስከመጨረሻው ድረስ ዳቦ ሲበስልም አይቼ እኔም ደግሞ ራሴ እሳት እያነደድኩም ቀንሰው እየተባለ እሳት የእሳት ፉሙን እያወጣን እየቀነስን በውሃም እየረጨን በቀላሉ እንዲበስል እያደረግን ሰርተናል ዳቦ ግን በብዙ አይነት መልኩ ሊዘጋጅ። ይችላል ትንንሽ ዳቦ ለህፃናት ሁሉ የሚዘጋጅ በተለይ ደግሞ የደብረ ታቦር የቡሄ አካባቢ የሚሰራ ዳቦ አለ። እንደዚህ ሁሉ አሰራራቸው ተመሳሳይ ነው።

የምንሰራው ስራ ከደንበኞች ጋራ የሚገናኝ ነው እኔም እየሰራሁት ያለው ስራ እንደዚሁ ነው። ከደንበኞቻችን ጋራ የምንሰራ ሰዎች የደንበኞቻችንን ማንኛውንም አይነት መረጃዎች መሰብሰብ ይኖርብናል ምን አይነት ደንበኛ ነው የምናስተናግድ። ማንን ነው የምናስተናግደው? ደንበኞቻችንን እያረካን ነው ወይ ደንበኞቻችን የሚሰጡን አስተያየት ምንድነው? ደንበኞቻችን ከእኛ ጋራ ያላቸው ቅርበት ግንኙነት ምንድነው? እኛ ወደ ደንበኞች የምንደርስበት ደንበኞችም ወደ እኛ የሚመጡበት ይሄ ሁሉ መጠናት አለበት ይሄን ሁሉ በደንብ አድርገን መዳሰስ እና ማጥናት አለብን። ይሄንን ሳናጠና ዝም ብለን የግል ስራችንን ብቻ እየሰራን ብንቀጥል ድርጅታችን ወይም መስሪያ ቤታችን በቀላሉ ሊኖር አይችልም የመቆየት እድሉ ዝቅተኛ ይሆናል። ምክንያቱም ማንኛውም ደንበኞችን የሚያስተናግድ ስራ ደንበኞች ንጉሳቸው ናቸው። እነዚህ ደንበኞች ናቸው በዋናነት ለዚህ መስሪያ ቤት እንዲቀጥል ሊያደርጉ የሚችሉ እነዚህ ደንበኞች ከሌሉ ያ ተቋም አይኖርም። ምክንያቱም ተቋሙ ደንበኞችን መሰረት አድርጎ የሚሰራ ስለሚሆን ማለት ነው። ስለዚህ እኔም እየሰራሁበት ያለሁት ተቋም ደንበኛ ተኮር የሆነ ስራ የሚሰራበት ተቋም እንደመሆኑ መጠን። ደንበኞቻችንን በየጊዜው እንቀበላቸዋለን ሀሳብ አስተያየቶቻቸውን እንጠይቃለን የሚሰጡን ሀሳብ አስተያየት አለ ደንበኞቻችንን እንሰበስባቸዋለን እናወያያቸዋለን በተለያዩ ርዕሰ ጉዳዮች። ከእነሱም የሚመጡ ሀሳቦች አሉ ከእኛም የሚሄድላቸው ሀሳብ አለ። እነሱን ሰብስበን መረጃዎችን እናስተላልፋለን እነሱም የሚፈልጉትን ሀሳብ ያነሳሉ ይናገራሉ በዚህ ሀሳብ ላይ በደንብ አድርገን በጥልቀት እንነጋገራለን እንወያያለን። ምናልባት ከእኛ በላይ የሆነ ሰው ደግሞ ያንን ጉዳይ የሚይዘው ከሆነ ወይም በእኛ የማይፈታ ሆኖ ካገኘነው ጥያቄውን ይዘን ለሚመለከተው አካል ደግሞ እናደርሳለን ያንን ካደረስን በኋላ ምላሹን እንጠብቃለን። ከበላይ አካል የሰጠነው ጥያቄ ምን አይነት ምላሽ አገኘ የሚለውን ምላሽ ይዘን ደግሞ እንደገና ከደንበኞቻችን ጋራ እንገናኛለን። ከደንበኛ ጋራ ፊት ለፊት መገናኘት ደንበኛን ማርካት ደንበኛን ማስደሰት ይገባል ደንበኞቻችን የዳሰሳ ጥናት ይሰራሉ። እነዚህ የዳሰሳ ጥናት በሚሰራበት ጊዜ ደንበኞቻችን የሚሰጡን ሀሳብ አለ ሀሳባቸውን አስተያየታቸውን በእኛ አገልግሎት መርካት አለመርካታቸውንም የምናረጋግጥበት ሳጥን አለ። በዚህ ሳጥን ላይ እያንዳንዱ ሰው እኛ የኛን አገልግሎት ካገኘ በኋላ የተሰማውን ማንኛውንም ነገር ጽፎ በዚያ ሳጥን ውስጥ አስቀምጦ ይሄዳል። ይሄ በጣም ትልቅ ነገር እና በሁሉም ዘንድ ሊስፋፋ የሚገባው ተሞክሮ ነው ብዬ አስባለሁ ምክንያቱም ደንበኛ ንጉስ ነው ደንበኛ ንጉስ ነው የሚባለው መከበር አለበት ለማለት ነው። የሚታፈር የሚፈራ የሚከበር ነው። ልናከብረው ይገባል ሀሳቡን ዝም ብለን ልናጣጥለው አይገባንም። ደንበኛችንንም ልናመናጭቀው ከክብር አሳንሰንም በስድብም በመጥፎ ቃላትም ልን ልናባርረው እና ልናርቀው አይገባም ደንበኛ ንጉሳችን ነው። በቃ ይሄንን ንጉሳችንን ደግሞ ማክበር ግዴታችን ነው። ያንን ማድረግ አለብን ምክንያቱም ተቋማችን እንዲቀጥል የምንፈልግ ከሆነ ደንበኞቻችንን በአግባቡ መያዝ አለብን። እኛ በደንብ ካልያዝናቸው በደንብ ወደሚይዛቸው ሰዎች ይሄዳሉ ይሄ የታወቀ ነው። ስለዚህ ደንበኞቻችን እርካታቸውን በየጊዜው መዳሰስ አለብን። እኛም ምናደርገው ይሄንን ነው ሁልጊዜ በየወሩ የዳሰሳ ጥናት እናደርጋለን። ደንበኞቻችን እየረኩ ነው ወይስ አይደለም እሚለውን እናያለን። ብዙ ጊዜ ደንበኞቻችን የሚሰጡን አስ አስተያየት በሙሉ አወንታዊ የሆነ አስተሳሰብ እና ገንቢ አስተሳሰብ ነው። ባላችሁበት መስተንግዶ በዚህ አሁን እያከበራችሁን ባለው እያገዛችሁን ባለው እየሰማችሁን እያዳመጣችሁን ባላችሁበት በፍጥነት በምታስተናግዱበት በጥራት በምታስተናግዱበት አሁን ላይ ባለው አሰራራችሁ ቀጥሉልን ከዚህ አሰራር ወደኋላ ብላችሁ ወደ ተለ የተለያየ ጫጫታ ብጥብጥ ወይም ደግሞ ሌላ ነገር እንዲፈጠር አሉታዊ የሆነ አስተያየት እንድንሰጥ በሚያደርግ ቦታ ላይ እና ጊዜ ሁኔታ ላይ አትገኙብን እያሉ ጥሩ የሆነ አስተያየታቸውን ይሰጡናል። እኛም አስተያየቶቻቸውን በሙሉ እየሰበሰብን እንጠቀምበታለን ለቀጣይ የምናስተካክለው እናስተካክላለን።

እድል የሚባለው ከብዙ ሰዎች መካከል ሌለተለየ ቁም ነገር የአንዱ ሰው ወይም የሁለት ሰው ከዚያ መካከል ተመርጦ ሲወጣ ነው መመረጥ ነው መታደልን ይጠይቃል። እድለኛ የሆኑ ሰዎች አሉ ሁል ጊዜ እጣ የሚወጣላቸው ከእጣው መካከል የእነሱ ከወጣ እድለኞች ናቸው። እድለኛ የሚባሉት በሎተሪ በሚቆርጡበት ጊዜ የተለያዩ የሎተሪ እጣዎችን የሚወጣላቸው ሰዎች አሉ አንደኛ እጣ ሁለተኛ እጣ የሚወጣላቸው ቤትና መኪና ሁሉ የሚያገኙ እድለኞች አሉ። በማንኛውም የሎተሪ ጨዋታ ላይ እድለኛ የሆኑ ሰዎች ተጠቃሚ ይሆናሉ። እኔ በዚህ በኩል ጥሩ የሆነ እድል አለኝ ብዬ አላስብም። ብዙ ጊዜ ሎተሪ እቆርጣለሁ። በምቆርጠው ሎተሪ ላይ ግን እድለኛ ሆኜ እጣ ያገኘሁበት ጊዜ የለም አላስታውስም። ምናልባት ማስተዛዘኛ የሚባለው የመጨረሻው እጣ ሊወጣልኝ ይችላል። ማስተዛዘኛ ማለት በሎተሪ ህግ የገዛነውን ወይም የከፈልነውን ያንን እጣ ለመግዛት የከፈልነውን ዋጋ መመለስ ነው። ለምሳሌ ሃያ ብር የገዛነው እጣ ካለን ማስተዛዘኛ ከደረሰን ሃያ ብሩ ይመለስልናል። ያ ማለት በእጣው ላይ ተሳትፈናል እድላችንን ሞክረናል ሀያውን ብር ወይም እጣውን የገዛንበት ብር ተመላሽ ይሆንልናል ይሄ ማስተዛዘኛ ነው። እንደነዚህ ያሉ እድሎች እድሎችን ከአንድም ከሁለት ጊዜም በላይ አግኝቻለሁ። ከዚያ ውጪ ግን የሚጠቅም አንደኛ ሁለተኛ እጣ ላይ ካሉ ነገሮች ላይ አግኝቼ አላውቅም። እጣ የሚወጣልኝ እድለኛ ሰው አይደለሁም ብዬ አስባለሁ። ብዙ እድለኛ ሰዎች ግን አሉ። በቀላሉ ወጣ ይወጣላቸዋል ብዙ ጊዜ ሲቆርጡም ደጋግሞ ሲቆርጡም ብዙ ጊዜ የሚያገኙ እድል እንደውም እና እጣ ለነሱ ያደላ እስኪመስል ድረስ። እንደነዚህ አይነት ሰዎች አሉ። እድለኛ የሆኑ እድል ወደ እነሱ ያዘነበለላቸው። ደግሞ በተቃራኒው አሉ ምንም አይነት እድል የሌላቸው። እድለ ቢስ የሆኑ ገደ ቢስ ይሏቸዋል። እነዚህ ምንም አይነት እድል የሌላቸው ናቸው። ሎተሪ እድሜ ልካቸውን ቆርጠው አንድ ቀን እንኳን ማስተዛዘኛ ሳይቀር የማይወጣላቸው አሉ። ብራቸውን ብቻ ሲበሉ ሲከፍሉ የኖሩ ልክ እንደ ቁማር በሉት ቁማርተኛ የሚመስሉ ሱሰኛ ሆነዋል እጣ ይገዛሉ። ነገር ግን በገዙት እጣ ልክ ደግሞ ምንም አይነት የሚያገኙት ጥቅም የለም። እነዚህ ሰዎች እድል የሌላቸው ሰዎች ናቸው። እድለኛ የሆኑ ሰዎች ግን ከእጣ መካከል ያገኛሉ ከስንት ሚሊየን መካከል ተመርጣ አንድ እጣ ትወጣለች። ያቺ እጣ አንደኛ እጣውን ሃያ ሚሊየን ሰላሳ ሚሊየን የሚያወጣ ገንዘብ ሲያገኙ በጣም ደስ ይላል እነዚህ ሰዎች ከዚያ መካከል ስለተመረጡ እድለኛ ናቸው። እድል የሚባለው ልክ እንደዚህ ነው። ከብዙ ሰዎች መካከል የሚወጣ አጣ ነው። ከብዙ ውድድር ጋር ከብዙ ሰዎች ጋራ ተወዳድረን ከእነዚያ መካከል መውጣት ነው። ይሄ በእጣ ሰዎች በአንድ ዝም ብሎ በአቦ ሰጥ ገብተው ዝም ብለው የሚመዙት ወይም ቁጥሩ ተሽከርክሮ የሚወጣለት ነው። እንደ ትምህርት አይደለም ተወዳድረን የምናገኘው አይደለም። እጣውም ለእኛ እንዲወጣልን የምንጨምረው ነገር የለም። ይሄ ለኛ ይወጣል ተብሎ የምንጨምረው ነገር የለም። እጣ ምናልባት ብዙ ብናደርግ ብዙ ስናደርግ ብዙ የማሸነፍ አቅማችንን እየጨመርነው እያጎለበትነው ልንሄድ እንችላለን። ነገር ግን ከአስር ሚሊየን እጣዎች መካከል ዘጠኝ ሚሊየን ዘጠኝ መቶ ዘጠና ዘጠኝ ሺህ ዘጠኝ መቶ ዘጠና ዘጠኙን ቆርጠነው። አንድ እጣ ሌላ ሰው ቢቆርጥ እድለኛ ከሆነ ከዚህ ከአስር ሚሊየኑ እጣ እኛ ዘጠኝ መቶ ዘጠና ዘጠኝ ዘጠና ዘጠኝ ሚሊየን ዘጠኝ መቶ ዘጠና ዘጠኝ ሺሁን ዘጠኝ መቶ ዘጠና ዘጠኝ ወስደነው። ግን ከዚያ መካከል አንድ እጣ ብቻ የቆረጠው ሰው ሊወጣለት ይችላል ይሄ እድል ነው። ምንም ማድረግ አይቻልም። ብዙ ስለቆረጥን እድላችን ብዙ የመገኘት እድላችን ሊበዛ ይችላል። ከዚያ ውጪ ግን ብዙ የመገኘት እድል አለን ማለት እጣውን እኛ እናሸንፋለን ማለት አይደለም። አንድ እጣ ብቻ የገባ ሰው። ብዙ ሊያገኝ ይችላል ለአስር እጣ የገባ ሰው ምንም ላያገኝ ይችላል ይሄ። እድል ነው እድል ደግሞ ምንም ልናደርገው የምንችለው ነገር አይደለም ከሆነ ይሆናል ካልሆነ የሚሆንበት ነገር የለም። እጣው እንዲወጣልን ወይም እድሉ ለእኛ እንዲሆን የምናደርግበት ምንም አይነት ነገር የለውም። ውድድር አይደለም። በትምህርት ብቃት ወይም በፈተና ወይም በወነ ነገር የምናሸንፈው ነገር አይደለም። እድል ነው እድል እድል ብቻ ነው። በቃ

ስልክ ስክሪን ላይ በጣም ብዙ ሰዓት ከሚያሳልፉ ከሚባሉ ሰዎች መካከል ሳልሆን አልቀርም። ብዙ ጊዜ ስልኬ ላይ ብዙ ሰዓታትን አሳልፋለሁ ስልኬ ላይ ብዙ የምሰራቸው ስራዎች አሉ። ቪዲዮ እቀርጽበታለሁ ቪዲዮ አቀናብርበታለሁ። ድምጽ እቀርጽበታለሁ አቀናብርበታለሁ። ከዚህ በተጨማሪ የኤአይ ቱሎችን እጠቀማለሁ። እንደዚሁም ደግሞ በርካታ የሆኑ የቪዲዮ ቻናሎች ላይ እየገባው ዩቲዩብ ላይ ደግሞ አንዳንድ ትምህርት ነክ የሆኑ ዝግጅቶችን እከታተላለሁ በዚህ በዚህ መልኩ ብዙ ጊዜ ስክሪን ላይ አሳልፋለሁ ብዬ አስባለሁ። ቢያንስ በቀን ከአስር ሰዓት ያላነሰ ስክሪን ላይ አሳልፋለሁ። ኮምፒውተር ላይም እንደዚሁ በስልክ ከጨረስኩ በኋላ ወደ ኮምፒውተር ከኮምፒውተር ወደ ስልክ እየተዘዋወርኩ ብዙ ጊዜ አሳልፋለሁ። እንደውም በቀን ውስጥ ስልኬን የማላይበትና የማልጠቀምበት ጊዜ ነው የሚያንሰው። አብዛኛውን ጊዜ በመንገድ እንኳን ስሄድ ምግብ ስበላ ስተኛ እንደዚሁ ስልኬን መመልከት እወዳለሁ። በጧት ተነስቼ ስልኬ ላይ ማረጋገጥና ማየት የምፈልጋቸው የተላኩልኝ መልእክቶች ካሉ ቴሌግራም ላይ ዋትሳፕ ላይ ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ እያንዳንዱ ቦታ ላይ ምን አዲስ ነገር አለ ምን አዲስ መረጃ አለ የሚለውን በሙሉ እየገባው ቸክ አደርጋለሁ። እና በዚህ በዚህ ተነስቶ በጥቂቱ የተነሳ በትንሿ ጀምረን እዛው ላይ እንድንውል ያደርጋል አንዳንድ ጉዳይ አንዳንድ ነገሮች ደግሞ በጣም የሚገርሙ ናቸው። ስልኮ ስልካችን ላይ ኖቲፊኬሽን አለ ያው እንደሚታወቀው የኖቲፊኬሽን አላማ ሰዎችን ወደ ስልክ መጥራት ነው። ስልካችን ላይ ያ ኖቲፊኬሽን ሲደርሰን ምን መልእክት መጣ ብለን እንደገባን በዛው እንቀራለን። ይሄ ስልክ ላይ የምናሳልፈው ጊዜ ነው ይሄ በእውነት የሪያል ሪል ላይ ያለውን እውናዊ የሆነውን ህይወታችን ላይ ተጽዕኖ እየፈጠረ ነው ብዬ አስባለሁ። ስክሪን ላይ ብዙ ጊዜ ባሳለፍን ቁጥር አይናችንም ይጎዳል። ከዚያ በተጨማሪ ግን ሌላው ስራ ላይ ደካሞች እንሆናለን ሌላ የምንሰራው ስራ አይኖረንም። ያንን ካልሰራን ደግሞ ሀገራችንን ማሳደግ አንችልም። ስለዚህ ሁላችንም ሱሰኛ ከመሆን መውጣት አለብን ብዬ አስባለሁ። ስልካችንን ለሆነ አገልግሎት የተወሰነ ጊዜ ለጥቂት ጊዜ ልንጠቀምበት እንችላለን። ከዚህ በዘለለ ግን ቀኑን ሙሉ መዋላችን ትርጉም ያለው አይመስለኝም። ወይ ጥቅም የምናገኝበት መሆን አለብን ልክ በዚያ ባጠፋነው ሰዓት ልክ ገንዘብ ማግኘት አለብን ያንን ማድረግ ካልቻልን ገንዘብ የማንሰራበት ከሆነ ጊዜያችንንም አይናችንንም እያጠፋን ነው የምንሄድ። ብዙ ሰዎች ኢንተርኔት እየከፈሉ ነው ቀኑን ሙሉ ስክሪን ላይም የሚውሉ የኢንተርኔት ክፍያ ውድ ነው። እንደኛ ሀገር ላለ ማህበረሰብ ከባድ ነው። ያንን ለመክፈል አስር ሺህ ለአመት ሙሉ ጥቅል ኢንተርኔት ለመግዛት ብዙ ብር ነው። አስር ሺህ ብር ከፍሎ አንድ ሰው ሙሉ የኢንተርኔት ጥቅል ገዝቶ በከፈለው የኢንተርኔት ጥቅል ያንን የከፈለውን ዋጋ እንኳን ሳያወጣ ስልኩ ላይ ብቻ ፎቶዎችን ሲመለከት ቪዲዮዎችን ሲያገላብጥ የሚውል ሰው አለ። ስልኩ ላይ ብዙ ትምህርቶች አሉ ብዙ ቁም ነገሮች አሉ። በዚያው ልክ ግን ሰውም የሚጠፋ እዛው በስልኩ ላይ ነው። ስልኩ ላይ ደግሞ የማይሆኑ የማይረቡ ነገሮችን የሚመለከት አለ። ከሰው ወጣ ያሉ የተለያዩ መጥፎ የሆኑ ልምዶችን ሊያዳብርበት ይችላል። ስለዚህ ስልካችንን በአግባቡ መጠቀም አለብን ብዬ አስባለሁ። ስልክን ለልጆቻችንንም ለልጆችም መስጠት ተገቢነት የለውም ብዬ አስባለሁ። እነርሱም የእኛን ልምድ እያዳበሩት በቀን የምናጠፋውን ጊዜ እያዩ ልክ በዚያ ለእነሱ ጥሩ አርአያ የሆነ ስለሚመስላቸውና እዛ ስልክ ላይ ብዙ ጊዜ ማጥፋትም እንደ ስራ ስለሚቆጥሩት ያንን ትምህርት እያስተማርናቸው ነው የምንሄድ ስለዚህ ይህንን ነገር መቆጣጠር ይገባናል ለልጆች ማድረስ የለብንም። ስለዚህ በቀን እኛም እያንዳንዳችን የምንመለከትበትን የስልክ ስክሪን ላይ የምናሳልፈውን ጊዜ እየቀነስን እየቀነስን በጊዜ ሂደት እንደዚህ እያሻሻልን መሄድ አለብን ብዬ አስባለሁ ይሄንን ማድረግ ካልቻልን ግን ከጥቅሙ ይልቅ ጉዳቱ ያመዝናል ብዬ አስባለሁ። የኔ የሚመስለኝ እንደዚህ ነው።

ብዙ ሰዎች ሲደክማቸው ቡና ይጠጣሉ ቡና እየጠጡ መነቃቃትን ይፈልጉታል ቡና ደግሞ በጣም በሚገርም ሁኔታ ለኢትዮጵያ የገቢ ምንጭ ነው። ቡና የሚጠጣው እንዴት ነው አዘገጃጀቱ ምን ይመስላል የሚለውን ሀሳብ እናንሳ? ቡና ከዛፍ የቡና ዛፍ አለ ከቡና ዛፍ ተለቅሞ የሚመጣ ነው። ይሄ በተለያዩ የሀገራችን የተለያዩ ቦታዎች ላይ ይገኛል። በተለይ ግን ወደ ጅማ አካባቢ ወደ ሲዳማ እንደዚሁ ወደ ደቡብ አካባቢ ይርጋ ጨፊ አካባቢ። እነዚህ የቡና አምራቾች ቁጥር በዛ ይላል እንደ ጫካ ያለ ቡና ውስጥ የሚገኝ የጫካ ቡና አለ። ይህንን ቡና ለቅመው ከተለቀመ በኋላ ታጥቦ በደንብ አድርጎ ከታጠበ በኋላ ወደ ገበያ የሚውል ደርቆ ነው። ይሄ የደረቀ ቡና ወደ ገበያ ይውላል በኪሎ ነው የሚሸጠው። ውድ ነው የኢትዮጵያ አረንጓዴ ወርቅ ነው የሚባለው። ምክንያቱም ብዙ የገቢ ምንጭ የሚሆን ነው ኤክስፖርት ይደረጋል ወደ ውጭ ላካል ከውጭ በዶላር እየተሸጠ የዶላር የገንዘብ ምንዛሬ ያስገኛል። ስለዛ ነው ወርቅ ነው የሚባለው ውድ ስለሆነ። ብዙ ቦታ ላይ የሚበቅለው ይሄ ቡና በሀገራችንም በከፍተኛ ደረጃ ፍላጎት አለ ብዙ ሰዎች ቡና ይጠጣሉ። በጣም የሚገርመው አንዳንዶቹ በሌሊት ተነስተው ቁርስ ሳይበሉ ቡና የሚጠጡ አሉ። ስለዚህ ይሄ ቡና አዘገጃጀት ደግሞ በሶስት መልኩ ሶስት ደረጃዎች አሉት የመጀመሪያ የሁለተኛና ሶስተኛ ጊዜ ይፈላል። አሁን አሁን ግን በየቦታው በሚሸጥ ካፌዎች ላይ ሬስቶራንት ላይ ቡና የሚጠጡ እና ቡና የሚሸጡ ሰዎች አሉ። ቡና ሲሸጡ አንድ ፍንጃን ወይም አንድ ብርጭቆ ነው ሊሸጡ የሚችሉ። እዚህ በገጠሩ አካባቢ ግን ቡና በክብር ሶስት ጊዜ ነው የሚፈላው። የመጀመሪያ ደረጃ አለው ሁለተኛ እና ሶስተኛ ደረጃ አለው። ስለዚህ በመጀመሪያ ደረጃ ቡናዬ በዚህ መልኩ ከተሰበሰበና ከተለቀመ በኋላ ቡናው ይፈጫል። ይቆላል ሲቆላ ነው ጥንቃቄ የሚደረገው በጣም እንዳያር ጥንቃቄ ይደረጋል ለመቁላት ከሰል የሚጠቀሙ ወይም እሳት እያነደዱ የሚቆሉ አሉ። ከዚህ በተጨማሪ ደግሞ ኤሌክትሪክ ተጠቅሞም የሚቆሉ አሉ። ማሽንም አለው ቡናን የሚያዘጋጅ ይሄ ከተቆላ በኋላ በንጽህና ከተዘጋጀና ከተቆላ በኋላ ይወቀጣል። ወይም ይፈጫል መፍጫ አለው መውቀጫም አለ መውቀጫው ድሮ እንጠቀምበት ነበር። አሁን አሁንም በኢትዮጵያ ብዙ ቦታዎች ላይ በተለይ በገጠሪቱ የሀገራችን ክፍል ላይ የሚጠቀሙት ይሄንን ነው። ከተማም ቢሆን አልፎ አልፎ ይጠቀሙታል። ከተማ ላይ ሌላው በኤሌክትሪክ በም የሚሰራ መፍጫ ማሽን ያላቸው አሉ። በዚህ በማሽኑ ወፍጮ እየተጠቀሙ ይፈጩታል። አድቀው ከፈጩት በኋላ ይህንን በፕላስቲክ ወይም በሆነ የቡና ማስቀመጫ እቃ ላይ አድርገው ይህንን ቡና ከዛ እየቆነጠሩ በማንካ እያወጡ እያፈሉ ለሚመጣ ሰው ለእንግዳም ለምናምን ይጠቀሙበታል። እኔ በተፈጥሮዬ በሚገርም ሁኔታ ቡና አልወድም። ሰዎች ያነቃቃል ይላሉ ግን ሱሰኛ ያደርጋል ብዬ ነው የማስበው። ምክንያቱም ይህንን ሰው እንዲነቃቃ ካደረገው ብዙ ጊዜ ሰው ለመነቃቃት ይህንን የመፈለግ አቅጣጫ ይኖረዋል ይህን ካልጠጣ የማይነቃቃ ይህን ሲጠጣ የሚነቃቃ ከሆነ ወደ ሱስነት ተቀይሯል የሚል ግንዛቤ አለኝ። ለዛ ነው ቡና ሱሰኛ ያደርጋል ወይም ሱስ ነው ብዬ አስባለሁ። ከዚህ አንፃር ነው በሃይማኖት አባቶችም ዘንድ ቡና መጠጣት አይፈቀድም ብለው የሚከራከሩ ሰዎች ከዚህ ከዚህ አንፃር ነው ግን አንዳንዶቹ ምንም ችግር የለውም መፈላት መጠጣትም ችግር የለውም ምናምን የሚሉ አሉ። ስለዚህ ቡናው ቡናን በዚህ መልኩ ከቆላንና ካፈላን በኋላ ቀጥታ እንዲጠጣ ይደረጋል። ቡና የሚጠጡ ሰዎች በኢትዮጵያ ደረጃ በጣም በርካታ ናቸው የሚል ጥናት አለም በጣም ብዙ ናቸው ብዙዎች ይጠቀሙታል። ለዚህ ነው በኢትዮጵያ በተለይ እንግዳ በምንቀበልበት ጊዜ የክብርም መጠጥ ነው ለእንግዶቻችን ሲባል ቡና ይፈላል። ከተፈላ በኋላ ብዙ ሰዎች እዛ በቡናው ሂደት ላይ ባለው በቡናው ዝግጅት ሂደት ውስጥ ብዙ ወሬዎች ይወራሉ ንግግሮች አሉ። ጊዜ እንዲራዘም ይደረጋል ብዙ ጨዋታዎች እንዲነሱ ያደርጋል። ስለዚህ ቡናን በዚህ መልኩ ነው ኢትዮጵያ ውስጥ የምንጠቀምበት።

የስራ ልብስ በስራው ቦታ ላይ መልበስ ተገቢ ነው። የስራ ልብስ ራሱን የቻለ ልብስ ነው። የሴፍቲ ወይም ደህንነት መጠበቂያ ልብሶች ናቸው። ጫማ ሄልሜት እንደዚሁም ደግሞ ቀለምና የተለያዩ ነገሮችን ሊከላከል የሚችል ልብስ አለ አንጸባራቂ ልብስም መልበስ ተገቢ ነው። ምክንያቱም በተለይ በምሽት ሰዓት አካባቢ አንጸባራቂ ልብስ ከርቀት ስለሚያንጸባርቅ እኛን ይመለከቱናል በስራ ላይ እንዳለን እንዲረዱ ያደርጋል ይሄንን ይሄንን ማድረግ በተለይ ግንባታ ላይ ለሚሰራ ሰው ተገቢ ነው። እኔም በምሰራበት የግንባታ ስራ ላይ የስራ ልብስ እለብሳለሁ። ይሄ የስራ ልብስ ከላይ ሄልሜት አደርጋለሁ ሄልሜት ራሴ ላይ ነው የማደርገው። ምክንያቱም ከላይ የሚወድቅ ሊኖር ይችላል ብሎኬት ሊሆን ይችላል። እኔም ወደ ላይ በምወጣበት ጊዜ በእንጨት ላይ ልወድቅ እችላለሁ። ስለዚህ ከዚህ ከመውደቅ አደጋ ራሴን መጠበቅ አለብኝ በምወድቅበት ጊዜ በዋናነት ጭንቅላቴን እንዲያገኘው አይፈለግም። ጭንቅላትን ካገኘ የማንኛውም ሰው ትልቁና ዋናው የኑሮ መሰረት ወይም በህይወት የመኖሩ ዋስትናው ጭንቅላቱ ነው ጭንቅላቱ የተጎዳ ሰው። ምንም አይነት ጥቅም አይሰጥም ወዲያውኑ ሊሞትም ይችላል ስለዚህ ጭንቅላቴ አካባቢ ላይ ሄልሜት አደርጋለሁ። እንደዚሁም ደግሞ እግሬን ደግሞ ትልቅ ጫማ አለ የደህንነት መጠበቂያ ያለው ጫማ እጠቀማለሁ። ይሄ የደህንነት መጠበቂያ ጫማ በተለይ ምስማር ብዙ ጊዜ የግንባታ ስራዎች ላይ ምስማር በጣም ይበዛል እንጨቶች ከእንጨት ጋራ የሚያዙት በመስማር ነው ይሄ መስማር ደግሞ ሹል ነው። ይሄ የሾለ መስማር ካገኘን በጣም ጎጂ ነው። ቴታነስ ሁሉ ሊያስይዘን ይችላል ቴታነስም ከማስያዙ በተጨማሪ ሌላም በርካታ ህመም ሊያስከትልብን ይችላል ስለዚህ ይሄንን ነገር መተው መልበስ አለብን የግድ ነው። ይሄ ሴፍቲ ሹዝ ወይም የደህንነት ጫማ ማድረግ አለብን እሱን አድርጌ ከቦታ ቦታ እንቀሳቀሳለሁ ይሄ በጣም ጥሩ ነው። ራስን መጠበቅ ስለሆነ ከዛ ዋናው ልብሳችንም ደግሞ እንደዚሁ ስሚንቶ ወይም ደግሞ ኖራ ሊሆን ይችላል ጅብሰም ሊሆን ይችላል አፈርም ሊሆን ይችላል የተለያዩ ነገሮች ሊመጡብን ስለሚችሉ ልብሳችንንም በዚያ መልኩ መጠበቅ ተገቢ ነው። ልብሳችንን ለብሰን ያንን ከሄድን ያን ልብስ በቀላሉ ይታጠባል የስራ ልብስም ነው። በዚህ መልኩ መጠቀም ይቻላል በማንኛውም አጋጣሚ ቢሆን የስራ ልብስን መልበስ ተገቢ ነው። ምክንያቱም አንደኛ የራሳችንን ደህንነት ይጠብቅልናል ሁለተኛ ንጽህናችንንም ይጠብቃል። ዋናውን ከተማ ስንሄድ የምንለብሰውን ወይም ለመዝናናት ለመናፈስ ቤተሰብ ላይ ለመሄድ መኪና ውስጥ ስንሆን ትራንስፖርት ላይ ወይም ደግሞ ቤተሰብ ላይ ስንሄድ እጽፍ የቤተሰብም ስንኖር ምናምን የምንለብሰውን አይነት ልብስ ቀጥታ የስራ ቦታ ላይ ብናደርገው በአንድ ጊዜ ጭቃ ወይም ቀለም ነክቶት ወይም የሆነ ነገር ነክቶት ተቃጥሎም ሊሆን ይችላል። ብዙ ጉዳት ደርሶበት እና ተበላሽቶ ነው የምንመለሰው ስለዚህ ይሄ ነገር ተበላሽቶ ለሰዎች እይታ የምናስጠይፍ መሆን የለብንም። አንደኛው ይሄ ነው ሁለተኛው ግን በዋናነት ደህንነታችንን መጠበቅ ነው። ድንጋይ ወድቆ ወይም ብሎኬት ወድቆ አናታችንን ከሚለን ሄልሜት ብናደርግ መልካም ነው። ሄልሜት ሳናደርግ ሞተር እያሽከረከርን ቢሆንና ሞተሩ ቢጥለንና ብንወድ ተፈናጥረን እንደወደቅን በጭንቅላታችን ብናርፍ ሄልሜት ካለን መጀመሪያ ደረጃ ሄልሜቱ ነው ከዛ በኋላ ነው። እኛ የምንጎዳው ስለዚህ እንደዚህ ስለሆነ ሄልሜት ራሳችንን ስለሚጠብቅ እሱን ብናደርግ ከስርም ጫማዎችን ብናደርግ እንደውም ለእጃችን ሁሉ ግላቭ ብንጠቀም መልካም ነው። ምክንያቱም ስሚንቶ በጣም እንደምታዩት የሰውን ልጅ ይጎዳል። እጃችን ላይ የሚፈጥረው ሻካራ ነገርና መሰነጣጠቁ ከባድ ነው። ስለዚህ እንደዛ እንዳይፈጠር ግላቭ ወይም የእጅ ጓንት ብናደርግ መልካም ነው። እንደዚህ አድርገን ሙሉአችንን ደህንነታችንን ጠብቀን ማንኛውንም ስራ ብንሰራ መልካም ነው። ይህንን ማድረግ ካልቻልን ራሳችንን ጉዳት ላይ እንጥላለን።

በስራ ቦታ ላይ ቀልድ እናገራለሁ። የኛ ሰራተኞች በጣም ደስ የሚለው ቀልድ አዋቂዎች ናቸ፤ እንቀላለዳለን፤ እንሳሳቃለን፤ እንጫወታለን እንደዚህ ማድረግ ደግሞ ስራችንን በአግባቡ ለመስራት በጣም ምቾትን ፈጥሮልናል። ይህንን ባናደርግ ኖሮ ሰዓቱ ራሱን እንዴት እንደሚሄድልን እንዴት እንደሚመሽም እንጨነቅ ነበር። አሁን ግን ቀልድ እየተቀላለድን፤ እየተሳሳቅን፤ እየተወያየን፤ እየተነጋገርን ስለምንውል ቀኑ እንኳን እንዴት እንደሚያልፍ አናውቅም። ስንገናኝም በደስታ ነው መገናኘታችንን እንፈልገዋለን። አንድ ቀልድ እናገራለሁ። ብዙ ጊዜ እንነጋገራለን ነገር ግን አሁን ላለው ለዚህ ለተጠየቀው ጥያቄ አንድ ቀልድ መናገር እፈልጋለሁ፤ እንደዚህ ነው እናትና ልጅ ይጓዛሉ፤ በጉዞ ላይ እየተጓዙ እያሉ የወደቀ ነገር ያገኛል ልጅ፤ ከዚህ ያንን የወደቀ ነገር ያነሰዋል፤ የዛን ጊዜ እናቲቱ በጣም ትቆጣዋለች፤ ለምንድነው ይህንን የምታነሳ? ትለዋለች፤ ወድቋ ግንቼው እኮ ነው እማማ ይላታል፤ ወድቆ ብታገኘው ወድቆ የተገኘ ነገር ይነሳል? ትለዋለች፤ ችግር አለው የወደቀ ስለሆነ ባለቤት ስለሌለው ነው እኮ ያነሳሁት ይላታል። የወደቀ ነገር አይነሳም ጣለው ትለዋለች፤ ከዛ ያንን ልጅ ለመጫወቻ ፈለጎት የነበረውን እቃ ስላስጣለችው ትንሽ ቅር ብሎታል። ቅር ስላለው ያንን ግን ጣለ ምክንያቱም የእናት ትእዛዝ ነውና የእናቱን ትእዛዝ አክብሮ ጣለው ከዚያ በኋላ በመንገድ ላይ እየሄዱ እየሄዱ፤ ከተወሰነ ጊዜ በኋላ እናቲቱ ትወድቃለች፤ እናቲቱ ስትወድቅ የሚያነሳት ሰው ትፈልጋለች፤ በአጠገቧ ደግሞ ያለው የሚያነሳት ሰው ልጇ ብቻ ነው፤ ከዚያም ይሄ ልጅ ዝም ብሎ ቆመ እናቱ ወድቃ ነው ዝም እያለ ያለ። በውስጡ የያዘው ሀሳብ ስላለው ነው። እናትም በጣም አወዳደቋ የከፋ ስለነበረ፤ አረ ልጅ አረ ልጅ አንሳኝ ትለዋለች፤ አንሳኝ እባክህ አንሳኝ እያለች ትናገራለች። እባክህ አንሳኝ ስትለው እሱ ምን አላት ቅድም እኮ የወደቀ ነገር እንዳታነሳ ብለሽኛል አላት። የወደቀ ነገር አታንሳ ስላልሽኝ አላነሳሽም አላት። ስለዚህ ይሄ ቀልድ ነው አሁን ከዚህ ቀልድ የምንማረው ትምህርት አለ። የምንማረው ትምህርት ምንድነው አንድን መልእክት ስናስተላልፍ በአግባቡ ማስተላለፍ እንዳለብን ነው። የወደቀ ነገር አታንሳስ ሳይሆን ማለት የነበረባት፤ ይሄ ባለቤቱ አስቀምጦት የሄደ ነው፤ ወይም ደግሞ የጠፋው ነገር ሊሆን ይችላል ስለዚህ ካነሳኸው ለባለቤቱ እንዲደርስ ወይ ይህንን ይህንን እቃ ሊቀበል የሚችል፤ አቅጣጫውን ሊጠቁም የሚችል ነገር ካለው ከዘው ደውሎ አቅጣጫውን ተከትሎ ለባለቤቱ ማድረስ፤ እሱም የማይቻል ከሆነ ደግሞ ለፖሊስ በአቅራቢያ ላለ አለም መስጠት ይሄም የማይሆንበት አጋጣሚ ካለ ግን እቃውን ለሚመለከተው አካል እንዲደርስ፤ መረጃዎችን ማሰራጨት ይቻላል እንጂ የወደቀን ነገር አታንሳ ያለችው ትምህርት፤ በልጁ ዘንድ የተቀረጸ ምንም ይውደቅ ምን ማንሳት እንደሌለበት ነው። ሽማግሌዎች መንገድ ሲያልፉ፤ ህፃናትም፤ ሌሎችም ትልልቅ የሆኑ አረጋውያን፤ በሙሉ ሊወድቁ ይችላሉ። እንደዚህ በሚወድቁበት ጊዜ ማንሳት የለብንም ብለው ነው ያሰቡት ለምንድነው መነሳት የለበትም ያለ የወደቀ ነገር አታንሳ ስለተባለ ነው። እንደነዚህ ያሉ ጨዋታዎችና ቀልዶች አሉ። እንደነዚህ ያሉ ቀልዶችን እንነጋገራለን፤ ይሄ ቀልድ አስተማሪ ነው ቀልድ ሲባል ዝም ብሎ የሚያስቅ ዋዛ ፈዛዛ ብቻ ጊዜ ማሳለፊያ ብቻ አይደለም፤ በውስጡ ቁም ነገር ያለው ነው በቀልድ መልኩ መሆኑ ሰው አፉን ከፍቶ እንዲሰማ እንዲከታተለን፤ እስከመጨረሻው ድረስ አብሮን እንዲቆይ ይረዳል። ይሄ ጥሩ ነው፤ መልካም ጎኑም ይሄ ነው። በዚህ እስከመጨረሻው ድረስ የመጣን ሰው ደግሞ ዝም ብለን አስቀን፤ ዋዛ ፈዛዛ ነገር ነግረን ጊዜውን አቃጥለንበት መሄድ የለበትም ዝም ብሎ ጥርሱን አግጦ ብቻ ስቆ እንዲሄድ አይደለም የሚፈለገው፤ ቁም ነገር ይዞ እንዲሄድ ነው። ስለዚህ እኔም የምናገራቸው ቀልዶች ቁም ነገር ያላቸው ትምህርት ያላቸው መልእክት የሚያስተላልፉ መልእክት ያላቸው ቀልዶች ናቸው።

ማስተማር የተከበረ ሙያ ነው መምህርነት በጣም ልዩ ነው። በቃ የሚወደድ ሙያ ብዙዎችን የሚቀርጽ ሁሉን ነገር አቅጣጫ የሚጠቁም የሚያሳይ። ብዙ ሰዎችን በለጋ እድሜያቸው የሚቀርጽ ለቁም ነገር የሚያበቃ ነው። ልሙጥ ወረቀት ማለት ነው። ልሙጥ ወረቀት ምንም ያልተጻፈበት ወረቀት ነው። በዚህ ምንም ባልተጻፈበት ወረቀት ላይ እንጽፍበታለን። መምህር ማለት እንደዚህ ነው። በሰው ልሙጥ በሆነ አይምሮ ላይ የሚጽፍ ነው። ይሄ ሰው። የወደፊቱን የሌላውን ማንነት ሊወስንም የሚችል ሰው ነው። አቅጣጫ የሚጠቁም በአእምሮአችን ላይ በልሙጥ አእምሮአችን ላይ የሚጽፍ ፊደላትን በአእምሮአችን ላይ የሚቀርጽ። ማንነታችንን ባህሪያችንን ፀባያችንን እንድናስተካክል እንድናርም ጥሩ ሰዎች እንድንሆን ለሀገር ለወገን የምንጠቅም ሰዎች እንድንሆን የሚያደርግ ነው። መምህር ማስተማር በዚህ መልኩ ነው። ማንኛውንም ነገር ልናስተምር እንችላለን። ጥሩም በጎም መጥፎም ስራዎችን ልናስተምር እንችላለን። ስለዚህ በማስተማር ረገድ በዚህ አሁን ባለው ትርጉም በጥሩ ሁኔታ ብንተረጉመው። ለሌሎች ማስተማር ደስ ይለኛል። በጣም የምሰራውና ደስ የሚለኝ ሙያ ነው። በሚገርም ሁኔታ ደግሞ የተመረኩበትም ሙያዬ ነው። ሰዎችን ለማስተማር ተመርቄያለሁ በተመረኩበት ሙያ በተለያዩ ትምህርት ቤቶች ላይ እየዞርኩ ህፃናትንም አዋቂዎችንም አስተምሬያለሁ። በእኛ ሀገር ከአምስት እስከ ስምንተኛ ክፍል በአንድ ረድፍ ከዘጠኝ እስከ አስራ ሁለት ደግሞ በሌላ ትምህርት ቤቶች ላይ የሚማሩ ተማሪዎች አሉ። ከአምስት እስከ ስምንትም ከዘጠኝ እስከ አስርም ባሉ ትምህርት ቤቶች ላይ እየተዘዋወርኩ ለስድስት አመታት ያህል በመምህርነት አገልግያለሁ። ስለዚህ በሌሎች ዘንድ ቆሞ ለማስተማር ልምዱም እውቀቱም ችሎታውም አለኝ። ለማስተማር እንግዲህ አንድ መምህር አስተማሪ ነው የሚባለው ለሌሎች ማስረዳት የሚችል ከሆነ ነው። እሱ የገባውን እውነት ወይም ቀድሞ የተረዳውን ሀሳብ ለሌሎች ማስረዳት ነው። የምናስረዳበት ጥበብ ደግሞ ልዩ ልዩ ነው። በአጭር መልኩ እንዲገባቸው የምናደርግበት የራሳችን ጥበብ ሊኖረን ይገባል። መምህር ማለት ደግሞ ቀድሞ ያወቀ ተማሪ ማለት ነው። የተለየ ነገር የለውም። መምህር በሚያስተምርበት ጊዜ እሱም እየተማረ እያወቀ ነው የሚሄደው ለብዙ ጊዜ በሚያስተምርበት ጊዜ ደግሞ ትምህርቱ በእርሱ ስለሚሰርጽ። እስከመሸምደድ ድረስ ይደርሳል። ማንኛውንም በዛ መጽሐፍ ላይ ያለውን እውቀት በሙሉ በደንብ አድርጎ ይናገረዋል ያውቀዋል ይሄ ከተማሪዎች ቀድሞ የመረዳት ችሎታ አለው። ምክንያቱም እሱ ትምህርቱን በሚማርበት ጊዜ ትምህርቱን የዲግሪውን ማስተሩን በሚማርበት ጊዜ እውቀት አለው ያ እውቀት ምናልባት ደግሞ ወደኋላ ላሉት ልጆች ለማስተማር ሲፈልግ ለነዛ ልጆች የሚመጥነውን ነገር አውቆ መምጣት አለበት። ስለዚህ አስተማሪ ያወቀውን ሁሉ የሚናገር ሳይሆን እንዲያውቁ ለማድረግ የሚጥር መሆን አለበት። ተማሪዎቹ እነማን እንደሆኑ ምን ማወቅ እንደሚፈልጉ እንዴት ማስረዳት እንዳለበት በደንብ አድርጎ ማጥናት አለበት። ከዚያ ውጪ ግን ዝም ብሎ ከሰሙኝ ይስሙኝ። ካልሰሙም የራሳቸው ጉዳይ በሚል የምናውቀውን ሁሉ ዘርግፈን ልንሄድ አንችልም። ይህንን የምናደርግ ከሆነ ተማሪዎችን እየጎዳናቸው እንሄዳለን። እየከበዳቸው ይሄዳል። ስለዚህ ምን ጊዜም ቢሆን ልጆች ያላቸውን መጽሐፍ ይዘው በሚ ስለሚከታተሉን ከመጽሐፉ ሳንወጣ መጽሐፉ ላይ ያለውን ነገር በደንብ አድርገን እያብራራን እየተረጎምንላቸው እስኪገባቸው ድረስ እንዲለማመዱት እያደረግን እርስ በእርሳቸው እንዲረዳዱ እንዲወያዩ እንዲመካከሩ እያደረግን ትምህርቱን በዚህ መልኩ መስጠት አለብን። ያንን የማናደርግ ከሆነ ግን ልጆችን እንጎዳቸዋለን። የማይገባ ትምህርት እያስተማርን ከእነሱ ደረጃ ውጪ የሆነ ትምህርት እያስተማርን ግን ልጆችን መጉዳት የለብንም። ይህንን ደግመን ማድረግም አይገባንም። ሰዎች በሰው ፊት ወጥተው ለማስተማር ይቸገራሉ የሰው ፊት ሲመለከቱ ገና ላብላብ የሚላቸው አሉ አንዳንዶቹ። ይፈራሉ ፊታቸውን ያዞራሉ ጣራ ጣራ ይመለከታሉ ወይም ምድር ምድር ይመለከታሉ። ይሄ ከሙያ ስነምግባር አንፃር ተገቢነት የለውም። ምክንያቱም ነገር በአይን ይገባል እንዲሉ ተማሪዎቻችን ፊት ለፊት እየተያየን እነር ለእነርሱ ለሚጠይቁት ምላሽ እየሰጠን እኛም እየጠየቅን እነርሱ የሚሰጡንን ምላሽ እያየን ለሚሰጡት ምላሽ ትክክል ከሆኑ ለእነርሱ እያስጨበጨብን ጎበዞች እያል እያበረታታን መቀጠል አለብን ይሄ ፊት ለፊት መተያየትን ይጠይቃል። ስለዚህ በዚህ ምክንያት እኔ ማስተማር የማይቸግረኝ በሙያ ደረጃም ሰልጥኜ የወጣሁበት ስለሆነ እንዴት ማስተማር እንዳለብኝ እውቀቱም ስላለኝ ማስተማር ለኔ ቀላል ነው

እንደ ኢትዮጵያ ባለች ሀገር ላይ በርካታ አይነት በዓላት ይከበራሉ። የሚከበሩ በዓላት ደግሞ የተለያየ አይነት ስያሜ ያላቸው የተለያየ አይነትም ገጽታ ያላቸው ናቸው። አንዳንዶቹ በዓላት ሀገራዊ ይሆናሉ በሀገር ደረጃ የሚከበሩ ብሄር ብሄረሰብን ቋንቋን ዘርን ጎሳን ሃይማኖትን ሳይለዩ በሁሉም ዘንድ እኩል የሚከበሩ በዓላት አሉ። አንዳንዶቹ ደግሞ ሃይማኖታዊ የሆኑ በዓላት አሉ። አንዳንዶቹ ደግሞ ባህላዊ የሆኑ በዓላት አሉ። በመጀመሪያ ደረጃ ሃይማኖታዊ የሆኑ በዓላትን ብንመለከት። እንደ ኢትዮጵያ እንደ ኢትዮጵያ እንግዲህ ብዙ አይነት ሃይማኖት አላ ያላቸው ሰዎች አሉ። ብዙ አይነት ሃይማኖት ካላቸው ሰዎች መካከል በኢትዮጵያ ግንባር ቀደም የምትባል ብዙ ዘመናትን የኖረች ሀገርንም የሰራች የገነባች ይህንን ታሪኳን ይቺ ሀገር ይዛ እንድትቀጥልም ያደርገች አንዲቷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ይቺ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገርን ሰርታለች። ስለዚህ ይቺ ቤተክርስቲያን ለእኛ የሰጠችን የምናከብራቸው በዓላት አሉ በርካታ በዓላት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ቢኖሩም በአደባባይና ብዙ ሰው የሚያውቃቸው በዓላት ግን ጥቂቶች ናቸው። ከእነዚህ መካከል በዋናነት የምንጠቅሰው የልደቱ የክርስቶስ ልደት በዓል በደንብ አድርጎ በድምቀት የሚከበር ነው። ሁለተኛው የጥምቀት በዓል ነው። ሶስተኛው የትንሳኤ በዓል ነው። አራተኛው የመስቀል በዓል ነው። እነዚህ በዓላት በጣም በድምቀት የሚከበሩ በአደባባይ የሚከበሩት በዓላትም ጭምር አሉ እንደነዚህ ያሉ በዓላት በድምቀት የሚከበሩ በዓላት ናቸው። እኔ አሁን ከእነዚህ በዓላት ነው መምረጥም ምፈልገው። ሌሎች በርካታ ኢትዮጵያውያንም የሚያከብሯቸው በዓላት አሉ እንደ ዘመን መለወጫ የዘመን መለወጫ በዓል። ሃይማኖታዊ መሰረት ያለውም ቢሆን እንደ ሀገር ደግሞ የቀን አቆጣጠራችን የሁሉም ስለሆነ ይሄ በዓል የሁሉም እንዲሆን ሆኗል። ነገር ግን መሰረቱ ቅዱስ ዮሐንስ የሚባል ነው። ቅዱስ ዮሐንስ መስከረም ሁለት ላይ አንገቱ የተቆረጠበት ነው። ነገር ግን መስከረም አንድ ላይ ተደርቦ ቅዱስ ዮሐንስ ተብሎ ይከበራል። መቱን እዘው በዓሉን ለማክበር ለዮሐንስ ተሰጥቶ ይከበራል ይሄ። የዘመን መለወጫ በዓል ነው። ይሄ የዘመን መለወጫ በዓል በሁሉም ዘንድ ያለና ሁሉም ሰው የሚወደው የሚያከብረው ነው። ሌሎች ሃይማኖትም ያላቸው አለ እንደዚሁ እስልምና የረመ በራሳቸው ያላቸው የተለያዩ በዓላትን ያከብራሉ። እኔ ግን የማውቀውና በእኔ የገባኝ በራሴ የምኖረው ሃይማኖታዊ የሆነ በዓል አለኝ። እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ እንደመሆኔ መጠን የማውቀውና የምናገረውም ስለኔ ሃይማኖት ነው። ስለዚህ እኔ ካሉት በዓላት መካከል የምጠቅሰውና ማክበር የምወደው በጣም ልዩ ነው ብዬ የማከብረው በኩረ በዓላት የሚባል የበዓላት ሁሉ መጀመሪያ የሆነ ልደቱ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል የሚከበርበት እለት በጣም የምወደው እለት ነው በዚህ እለት በርካታ የሆኑ የተጣሉ ነገሮች የታረቁበት በዓል ስለሆነ ለድህነታችንም መጀመሪያ የሆነው ይህንን ዓመተ ምህረት የሚባለውን ዘመንም እንድንቆጥር የረዳን ስለሆነ በጣም የማከብረውና ደስ የሚለኝ በዓል ነው። በዚህ በዓል ላይ ሁላችንም ነጭ ለብሰን በጧቱ ወደ ቤተክርስቲያን ሄደን በነገራችን ላይ የገና ቅዳሴው በሌሊት ስለሆነ የገና ዋዜማ ይጾምና ዋናው የገና በዓል ረቡም ቢሆን አርብም ቢሆን ይበላል። ይሄ የተደረገው በዓሉ በደስታ መከበር እንዳለበት በጾም በጸሎት ሳይሆን በመብል በመጠጥ በደስታ ሊከበር የሚገባው በዓል የደስታ በዓል ስለሆነ ነው። ስለዚህ በዚህ ሙሉ ትልቅ የሆነ ክብር የተሰጠው በዓል ስለሆነ የጌታችን የመድኃኒታችን ልደት ታህሳስ ሃያ ዘጠኝ ቀን ዋና መሰረቱ ሆኖ በዘመነ ዮሐንስ ደግሞ ታህሳስ ሃያ ስምንት ዘመነ ሉቃስ ላይ ያለችዋ ጳጉሜን ስድስት በምትሆንበት ጊዜ ወደዚህ አንድ ቀን ስለምትስብ ዘመነ ዮሐንስ ላይ ቀኗን በሃያ ስምንት እናከብራታለን። ስለዚህ የልደት በዓሉ ለኔ በጣም የምወደው በዓል ነው ማለት ነው።

ሩዝ ተወዳጅ የሆነ ምግብ ነው ግን እንደ አሰራሩ ይወሰናል። በጣም ጥሩ ባለሙያ ሲሰራው ከተለያዩ ነገሮች በተቀመመ ቅመም እያዘጋጀ ሌላ ተጨማማሪ ነገሮችንም እያደረገ ሲሰራው በጣም ይጥማል በጣም ያምራል። ሩዝ በአረብ ሀገራት በተለይ በጣም በብዛት የሚመገቡት ምግብ ነው። ሆድ ድርቀት ግን ያደርቃል የሚባል ነገር አለው ውሃ የመሳብ አቅም አለው ይባላል። በተለይ እንደውም የሆድ ጋር በተገናኘ የተቅማጥ ህመም ያለባቸው ሰዎች ሩዝ ሲበሉ ያደርቅላቸዋል የሚባል ነገር አለው። ስለዚህ ሩዝ በዚህ መልኩም የተለያዩ ጥቅሞች አለው የህ ለህክምናም ሊታዘዝ የሚችል ጥቅም ያለው ስለሆነ። ሩዝ በጣም ተወዳጅ ነው። ሩዝ ባልጫ ወይም በበርበሬ ሊዘጋጅ ይችላል በበርበሬ ከሚዘጋጀው ይልቅ ግን ባልጫ የሚዘጋጀው ብዙ ጊዜ ይዘወተራል። እዚህ ሩዝ ላይ ስጋ እንቁላል እየጨመሩም የሚሰሩት አሉ በስጋና በእንቁላል በአትክልትም ሁሉ ይሰራል። በዚህ መልኩ ሲሰራ በጣም ያምራል ሩዝ በሚቀቀልበት ጊዜ በጣም ብዙ ጊዜ ይወስዳል። ቶሎ አይበስልም። የሀገር ውስጥና የውጭ የሚሉትም ደግሞ አለ። በእኛ ሀገር ደረጃ የተለያየ ሩዝ አሰራር አለው። በዶሮ ወጥም የሚሰሩ በዶሮ መልክ የሚሰሩት ወይም ከስጋ ጋር ቀላቅለው የሚሰሩት አሉ። በአትክልት ብቻ የሚሰሩት አሉ። ሩዝ ግን በሚሰራበት ጊዜ በደንብ መብሰል አለበት። በደንብ ያልበሰለ ሩዝ ሲበሉት ጥርስ ላይ ይይዛል። ሩዝ በደንብ ከበሰለ ግን የሚጥም ነው። ብቻውን እንኳን ቢበሉት በጣም ደስ ይላል። ሩዝ ስንሰራ ጨው በአግባቡ ማድረግ በደንብ አድርገን ማብሰል ስናበስል ደግሞ ውሃ በጣም ብዙ መጨመር አለብን። ውሃ ቶሎ ቶሎ ይመጣል በደንብ እያየን እየተከታተልን ካላደል ካል ካልጨመርንበት በስተቀር። ሩዝ ውሃውን መጥቶ ሊያር ሁሉ ይችላል። ስለዚህ ከማረሩ አስቀድሞ በደንብ አድርገን ውሃውን ቶሎ ቶሎ መጨመር አለብን። ውሃ ቶሎ ቶሎ የማንጨምርበት ከሆነ ይበላሻል። ምክንያቱም ሩዝ በጣም ውሃ ይወስዳል። ውሃ የሚወስደው ትንሿ ሩዝ በጣም ትልቅ ትሆናለች። ለዚህም ነው ትንሽዬ እፍኝ ሙሉ ሩዝ ወደ ብረት ምጣዱ ወደ ብረት ድስቱ አስገብተነው በጣም ብዙ ሆኖ ሞልቶ የምናገኘው የመነፋትና የመብዛት አቅም አለው። ውሃ ወደ ውስጡ ስለሚስብ ያ የሳበው ውሃ እንዲነፋ ያደርገዋል። በዚህ ምክንያት ሩዙ እየበዛ ነው የሚሄደው። በደንብ አድርጎ ከተቀቀለ እየበዛ ነው የሚሄደው ይሄ በደንብ አድርጎ የተቀቀለ ሩዝ ሲበሉት በጣም ነው የሚጣፍጥ። ግን አዘገጃጀቱ እንደየሰው ሊለያይ ይችላል ማባያ ደግሞ መደረግ አለበት። ለሩዝ ማባያ ሊሆን የሚችል ነገር ያስፈልገዋል ወይ በበርበሬ መሰራት አለበት ካልሆነ ደግሞ ሌላ ነገር ማድረግ ሩዝ ደግሞ በዳቦ ሲበላ በጣም ያምራል። በዳቦ እየተቆረሰ በዳቦ እየተጠቀለለ ይበላል በእንጀራም የሚበላው አለ። ግን ሩዝ ዝም ብሎ በማንካም ብቻውን ያለምንም ነገር ብቻውንም ሊበላ ይችላል። በተለይ ደግሞ ፍራፍሬ ሌሎች ቅጠላ ቅጠሎች አብረው ከተጨማመሩበት ስጋና ሌላ ቺዝ ጋርም ወይም ደግሞ ከሌሎች ቅጠላ ቅጠሎች ጋር አብሮ ተደርጎ በሚዘጋጅበት ጊዜ ዝም ብሎ ብቻውንም ሊበላ ይችላል። ያንን ማድረግ ይቻላል እሱም ካልሆነ ግን በእንጀራ ወይም ደግሞ በዳቦም መብላት ይቻላል። ከዚህ አንፃር ሩዝ በሀገራችንም በስፋት የሚገኝ ነው ሆቴል ላይ ራሱ ታዞ የሚሸጥና የሚዘጋጅ ምግብ ነው። ሩዝ በአትክልት ሩዝ በዳቦ የሚባሉ እንደዚህ ያሉ ሜኑ ላይ አብረው የሚመጡ ዝርዝሮች አሉ። እዛ ዝርዝር ውስጥ ሩዝ አብሮ የተካተተ ምግብ ነው በጣም የተለመደ ምግብ። በአረቡ ሀገር ግን በሁሉም የአረብ ሀገራት ላይ ዋና ምግብ ነው። በኢትዮጵያ ጤፍ እየተፈጨ እንጀራ እየተጋገረ በጤፍ እንደምንኖረው ሁሉ አረብ ሀገር አካባቢ ስንመለከተው ሩዝ በጣም ተወዳጅ የሆነ ምግብ ነው። ያለ እሱ ምንም አይነት የሚሰራ ምግብ የለም። ስለዚህ ሩዝ የብዙን ሰው ህይወት የታደገ ምግብ ነው ብዬ አስባለሁ

በአካባቢያችን የውሃ እጥረት አይደለም በጣም የሚገርም ነው። ውሃ በጣም ብዙ ምድሩን ላይ የከርሰ ምድር ውሃ በጣም ከፍተኛ ቢሆንም ግን። ለየሰው ደግሞ በየጊዜው የሚደርሰው ውሃ በጣም አናሳ ነው። በሁለት ሳምንት አንድ ጊዜ ወይም ደግሞ በሶስት ሳምንት አንድ ጊዜ ቧምቧ ይለቀቃል። በዚህም ለአንድ ሰዓት ወይም ለሁለት ሰዓት አንዳንድ ጊዜ አንድ ቀን ሙሉም ሊፈስ ይችላል። እንደዚህ እያደረግን በሮቶ እያጠራቀምን ነው አንዱን ወር ሁለቱን ወር የምናሳልፈው። ስለዚህ ዝናብ በሚገኝበት ጊዜ የዝናብ ውሃን የግድ ነው ወደን ሳይሆን ተገደን የምንጠቀምበት ነው የሚሆነው። የዝናብ ውሃን እንሰበስባለን እምን የምንሰበስበውና የምናጠራቅመው ለልብስ ማጠቢያ። ወጥ ለመስራት። እንደዚሁም ገላን ሰውነትን ለመታጠብ። ሌሎችንም ማንኛውንም በውሃ ሊሠሩ የሚችሉ ስራዎችን ሁሉ ለመስራት። የዝናብ ውሃን እንሰበስባለን ይሄ እንደውም ጥሩ አጋጣሚ ነው። ዝናብ የሚጥል ከሆነ የውሃ ችግራችን ተፈታ ማለት ነው። ተፈጥሮ በሰጠን እግዚአብሔር ባደለን ውሃ። ችግራችንን እንፈታለን ማለት ነው። ሰው ሰራሽ የሆነው ውሃ በቧንቧ እየተላከልን ያለ በጣም እየዘገየ ነው አንድ ወር ሙሉ ሰው ከውሃ ተለይቶ ለመኖር ይቸግራል ከባድ ነው። ከየት ይመጣል? እኛ አካባቢ ባለንበት አካባቢ የከርሰ ምድር ውሃውም ቅርብ ስለሆነው ጉድጓድ ቆፍረን ከጉድጓድም እንጠቀማለን። ልብስ ለማጠብ እቃዎቻችንን ለማጣጠብ። እንደዚሁም አንዳንድ የንጽህና ስራዎችን ለመስራት የምንጠቀመው ከዚሁ ከጉድጓድ በምናገኘው ውሃ ነው። ይሄን ከጉድጓድ የምናገኘውን ውሃ ለመጠጥ አገልግሎት እስካሁን ድረስ እየተጠቀምንበት አይደለም። ስለዚህ ይሄን የመጠጥ አገልግሎት ለማግኘት የምንቸገር ከሆነ ግን ይሄን የጉድጓድ ውሃ። ልንጠቀመው ሁሉ እንችላለን። ከዚህ አንፃር የዝናብ ውሃ። በሚመጣበት ወይም ዝናብ በሚጥልበት ጊዜ በጣም በደስታ ነው። ዝናቡ የ ከጣለበት ቦታ ላይ እየተጠራቀመ ከሚፈሰው ላይ የምንገድብ። ይህንን አድርገን ውሃ ካጠራቀምን በኋላ ልብሳችንን እናጥብበታለን። ሰውነታችንን እንታጠብበታለን። አትክልት እናጠጣበታለን የተለያዩ ጥቅማ ጥቅሞችን ይሰጠናል እንገለገልበታለን። ስለዚህ የዝናብ ውሃን መሰብሰብ ግዴታ ነው። የዝናብ ውሃ ከመሰብሰባችን በፊት ግን ብዙ ጊዜ የማደርገው የ የመጀመሪያ አካባቢ ላይ የሚመጣው የዝናቡ ውሃ ቆሻሻ ነው። ቆርቆሮውን አጽድቶ አጠቃላይ ያለውን ቆሻሻውን ይዞት ስለሚመጣ። አፈራማ የሆነ ቆሻሻ ውሃ ነው የደፈረሰ ውሃ ይመጣል። ስለዚህ የተወሰነ ነገር ይህን መጠበቅ አለብን በሙሉ ቆሻሻውን አጥቦ። ከፈሰሰ በኋላ ንጹህ ውሃ መምጣት ሲጀምር እንገድባለን። ይህን የሰበሰብነውን ንጹህ ውሃ በማጠራቀሚያ እናጠራቅመዋለን። በባልዲ እየወሰድን በማጠራቀሚያ በትልቅ እቃ ላይ ከሰበሰብነው በኋላ። ይሄንን በትልቁ የሰበሰብነውን ውሃ በደንብ አድርጎ እንዲጠል እና ወደ ስር ቆሻሻው እንዲዘቅጥ የተወሰነ ጊዜ እንተወዋለን። በዚህ በተወሰነ በጥቂት ጊዜ ውስጥ ቆሻሻው ወደ ስር ይሰርግና ይቀራል ከላይ ንጹህ ውሃ መምጣት ይጀምራል። ያንን ንጹህ ውሃ ለብቻው አጥለን ለምንፈልገው አይነት አገልግሎት እንጠቀምበታለን። ሙሉ በሙሉ ይሄ ከቧንቧ የመጣው ንጹህ ነው ተብሎ የሚታሰበው ውሃ ከሌለ። ይህንን ከዝናቡ ያገኘነውን ውሃ ለምግብ መስሪያ ልንጠቀምበት እንችላለን። ሰውነታችንን ልንታጠብበት እንችላለን። ልብሳችንን ልናጥብበት እንችላለን ቤት ልንወለውልበት እንችላለን ሽንት ቤት ልናጸዳበት እንችላለን። በርካታ የሆኑ አገልግሎቶች አሉት ይህን ሁሉ በርካታ አገልግሎት የሚያገኘው ግን በአግባቡ የሚሰበሰብ ውሃ ካለ ነው። ውሃውን በደንብ አድርጎ ለመሰብሰብ ቧንቧዎች ያስፈልጋሉ። በጣም ብዙ ተሰብስቦ በአንድ ተጠራቅሞ እንዲመጣ በአንድ ቧንቧ ማጠራቀም ያስፈልጋል። ይህንን ባንቧ ደግሞ የራሱን የቻለ ባለሙያዎች አሉ በቀላሉ ባለሙያዎች የሚሰሩት ነገር ነው። እኔም የዝናብ ውሃን እየሰበሰብኩ የምገኘው ከዚህ አንፃር ነው። ውሃ በተለይ ችግር የሆነበት ከተማ ላይ እየኖርኩ ስለሆነ የዝናብ ውሃን እንሰበስባለን